ይሄ ጥያቄ መጀመሪያ ስህተት አለው። እንዴት መሰላችሁ ሳህኖችን መታጠብ ትወዳለህ ነው የሚለው? ስለዚህ መታጠብ የሚለው ስህተት ነው። እንዴት መሰላችሁ? ሳህኖችን ማጠብ ትወዳለህ ከሆነ ትክክል ነው ወይም ሳይኖችን መታጠብ አለባቸው ወይ ወይም ቢል በጣም ይሻል ነበር። አሁን ግን ጥያቄው የሚለው ያለው ሳህኖችን መታጠብ ትወዳለህ ነው። ይሄ ደግሞ ከትርጉም ነፃ የሆነ ቃል ነው። እና እኔ ግን ራሴ ማስተካከል እሞክራለሁ ሳህኖችን ማጠብ ትወዳለህ የሚለው ቢሄደው በጣም የሚሻልና ከዛ ደግሞ ትርጉም ያለው ቃል መስሎ ሊተያይ እንዲያደርገው እፈልጋለሁ ማለት ነው። እርግጥ ነው ይሳሳታል እንኳን ኤአይ ወይም እንኳን እንደተለያዩ ነገሮች ይቅርና ሰዎችንም ወይም አይምሮ ያለን ሰዎችንም ስህተት እንፈጥራለን። እና ይሄ ደግሞ የቃላት ስህተት ነው እንጂ ሌላ ስህተት ስላልሆነ የተሻለ ነገር መስሎ ይታየኛል። እና እኔ የማወራ የምፈልገው ግን ሳህኖችን መታጠብ ወይም ማጠብ ትወዳለህ ለሚለው አዎ ሳህኖች አጥባለሁ ሳህኖችን ማጠብ እወዳለሁ ምክንያቱም ሳህኖች አንደኛው የበላንባቸው ስለሆኑ ቢታጠው የተሻሉ ይሆናሉ። ካልታጠቡ ግን የተለያየ ባክቴሪያዎችን ሊገቡባቸው ይችላሉ ማለት ነው። እነዚህ ባክቴሪያዎች ደግሞ በሆዳችን ገብተው የተለያዩ ችግርን ሊያመጡብን ይችላሉ። ወይም ጉዳት ሊያስከትሉብን ይችላሉ። ለምሳሌ ባክቴሪያ ሆዳችን ከሆነ የተለያዩ እኛ ሰዎችን ሳህኖችን የበላንበትን ማጠብ አስፈላጊ ነው። ማታ ለምሳሌ በአንድ ሳህን አድርገን ራታችንን ከበላን ስለዚህ እዛ አንድ ፍርፋሬ ምናምን ነገር ስለሚቀር ያ ፍርፋሬ ስሉ ደግሞ የተለያየ ታዋሲያን ይገባሉ ወይም የተለያዩ ባክቴሪያዎችን ይገባሉ። እነዚህ ባክቴሪያዎች ደግሞ ገብተው ደግሞ በነ ጌታው ሳናጥብ ቀጥታ የሆነ ምግብ አስቀምጠን ወጥ አድርገን ስንመገበው ደግሞ ያመናል ሆዳችን ይነፈናል። በሱ የሚመጡ ደግሞ የተለያዩ በሽታዎችን ይከተሉብናል ማለት ነው። እና ይሄ ሁሉ ፈተናዎች ይሄ ሁሉ ህመም ግን ከምናገኝ በጣም ተመራጭ እና በጣም ቀላል መንገድ ምንድነው ሳህኖችን ማጠብ። መውደድ ማለት ነው። እና ሳህኖችን እንጠብ በተለይ ወንዶች በኢትዮጵያውያን የበላንበትን ማጠብ ወይም ሳህኖችን ማጠብ እንደ ነውር አድርገን ነው እየቆጠርነው ያለነው። ይህ ግን እለት በእለት እየተሻሻለ ይሄዳል። ለምሳሌ ከአስር አመታት በፊት ወንዶች በኢትዮጵያውያን ላያጥቡ ይችላሉ አሁን አሁን ግን ራሳችን እናጥባለን ራሳችንም ምግብ እናዘጋጃለን ጤንነታችንን ራሳችን እንጠብቃለን ማለት ነው። ከዛ በፊት ግን በቃ ሳህን ማጠር ምግብ ማብሰል ልብስ ማጠብ። የተለያየ ቤት ስራዎችን መስራት የሴት ስራዎች ብለን ይዘናቸው ነበር። ስለዚህ የሴት ስራም የሚባል ነገር ደግሞ የለም። ምክንያቱም የበላንበት ማጠብ የሁላችንም ግዴታ ነው እንጂ ሴት ብቻዋን ትስራ የሚባል አይደለም። ምክንያቱም ሴት ብቻዋን ስላልበላችሁ ብታጥበው በጣም የተሻለና በጣም ምርጥ መስሎ ይታየኛል። እና እንጠብ ሳህኖቻችንን ጥራታቸውን እንጠብቅ ጤንነታችንን እንጠብቅ ማለት ነው። አብዛኛው ጊዜ የበላንበት የተለያየ የወጥ አይነት ስለምንጠቀም ሳህኑ ሊበላሽ ይችላል ቅባቶች ሊያርፉበት ይችላሉ። ዘይት ከበዛበትም ሊበላሽ ይችላል። ከዛ እነዚህ ደግሞ በተለያዩ የማጠቢያ መንገዶችን ተጠቅመን ልናጠራቸው ይገባል ለምሳሌ የተለያዩ የእቃ ሳሙናዎችን ገዝተን በእነሱ ጥሩ አድርገን ማጽዳት እንችላለን። ልክ እንደ ኢትዮጵያ ደግሞ ኬሻ የሚባል የሆነ እንትን ነገር አለ። ማስያዣ ማለት ነው በሱ ስንጠርገው ይጠራል። ስለዚህ ጥርት ብሎ ንጽህናውን ይጠበቃል ማለት ነው። ስለዚህ ሳህኖችን ማጠብ ለኛ በጣም አስፈላጊ ነው። ከዛ ሳህን አለማጠብም እንደ ነውር አድርገን ልንቆጥረው ይገባናል ማለት ነው። እና ሳህኖችን ማጠብን ትወዳለህ ለሚለው ጥያቄ አዎ እናቴ ናት ሳህኖችን ወይም የተለያዩ የበላንባቸውን እቃዎችን ማጠብ ያስተማረችኝ እና እኔ ሁል ጊዜ በልቼ ሳልበላም ሁለት ጊዜ ነው የማጥበው ከበላሁ በኋላም አጥበዋለሁ። በፊትም አጥበዋለሁ ማለት ነው። እና ይሄ ደግሞ ጤንነቴ ጥሩ እንዲሆን አድርጎታል። አንደኛው ደግሞ ሌላኛው ጥቅሙ ደግሞ ንጽህናውን እንጠብቃለን። ምንድን ናቸው ሰዎችን እንዳይጸየፉብን እናደርጋለን ማለት ነው። ስለዚህ እኔ ሳይኖችን ማጠብ እወዳለሁ

ስራህ አድካሚ ነው ለሚለው ጥያቄ? የኔ ስራ አድካሚ አይደለም። ወይም በጣም ከፍተኛ የጉልበት ጫና ያለበት አይደለም። አድካሚ ስራ የሚባሉት አንደኛው ረዘም ላለ ሰዓት በስራ መቆየት ይህ አይምሮአችንን ሊያደክመን ይችላል። ሁለት አይነት የድካም ስሜቶች አሉ። አንደኛው የአእምሮ ድካም አለ። ሁለተኛው ደግሞ የስጋ ድክመት አለ። ይሄ የስጋ ድክመት የምንለው በብዛት በመቀመጥ ወይም በብዛት የጉልበት ስራን በመስራት እንደ እርሻ በመኮስኮስ የአትክልት ቦታ በማካሄድ ወይም ለረጅም ጊዜ የአካል እንቅስቃሴን ለማድረግ እነዚህ የአካል ድካም ያስመጣሉ። የመንፈስ ድካም ወይም የአእምሮ ድካም የምንለው ግን አንድ ነገር አትኩረን ስንጽፍ ለምሳሌ ወይም ሰፋ ላለ ጊዜ መፀሀፍ ስናነብ አይምሮአችን ይደክማል። ምክንያቱም የሰው አእምሮ ውስን ነው። ውስን ልል የሻልኩት ደግሞ ምክንያቱም ይደክመናል። ሙሉ የሆነ ሙሉ የሆነ ጉልበት የለንም። ስለዚህ አይምሮአችንን በቀላል ይደክማል ማለት ነው። እና እኔ የምለው የፈለኩት ግን ስራህ አድካሚ ነው የሚለው ምክንያቱም የኔ

ምን አዲስ ነገር መማር ትፈልጋለህ? ለሚለው ጥያቄ በጣም ወድጄዋለሁ። ምክንያቱ እኔ በጣም ብዙ አይነትን መማር ስለምፈልግ ማለት ነው። እና በጣም ብዙ ነገሮች በመማር ደግሞ ራሳችንን ማሳደግ እንችላለን፣ ራሳችን ብቻ ሳይሆን ገቢያችንንም ማሳደግ እንችላለን ማለት ነው። እና አዲስ አዲስ ነገሮችን ስንማር ደግሞ የተለያዩ ነገሮችን እየተረዳን እንሄዳለን። ለምሳሌ አንድ ሰው ባህር ዋኝቶ የማያውቅ ከሆነ ባህር እየሄደ መዋኘት መማር አለበት። እና ሲዋኘ ደግሞ ሰዎችን በዛ የሚያሳልፉ ሰዎች አሉ እያዋኙ ማለት ነው ደስ እያላቸው ከእነሱ ጋር ደስታ እንካፈላለን። ከዛ ችሎታም ለምሳሌ ሰው ባህር ውስጥ ቢጠልቅ እናወጣለን እናወጣዋለን ማለት ነው። ይሄ ደግሞ በጣም አስፈላጊና ጥሩ ነገር ሊባል ይችላል ማለት ነው። ሌላ እኛ ምን አዲስ ነገር መማር ትፈልጋለህ የሚለው? ገዝ በፊት አዲስ ነገሮችን ተምሬያለሁ ተምሬያቸው ያልነበርኩኝ ማለት ነው። ለምሳሌ ዩኒቨርሲቲ ገብቼ በቢዝነስ አድሚኒስትሬሽን ኤንድ ኢንፎርሜሽን ሲስተም በሚባል የትምህርት አይነት እየተማርኩኝ እገኛለሁ። ለኔ አዲስ የነው ይሄ ሌላኛው ደግሞ መሰረታዊ የኮምፒውተር ስልጠና ቤዚክ ኦፍ ኮምፒውተር ስኪል የሚባለውን ሰልጥኛለሁ፤ ይህ መሰረታዊ የኮምፒውተር ስልጠና በውስጡ ማይክሮሶፍት ወርድ፣ ማይክሮሶፍት ኤክሴል፣ ማይክሮሶፍት ፓወር ፖይንት እነዚህን የያዘ ነው ማለት ነው። ስለዚህ እኔ እነዚህን በመማሬ ደግሞ በስራዬ ላይ በጣም ጥሩ ተጽዕኖ ፈጥሯል ወይም ጥሩ ነገር እንዲኖረኝ አድርጎኛል ማለት ነው። ይህ ለኔ በጣም ደስ የሚል እድል ካገኘሁበት መንገዶች እንደ አንዱ ነው ማለት ነው። ሌላኛው እኔ አዲስ ነገር ከተማርኩበት በጣም ብዙ አለ። ለምሳሌ ፎቶ ማንሳት ፎቶ ማንሳት ተምሬያለሁ አነሳለሁ ፎቶ በጣም ጥሩ አድርጌ ማለት ነው ይሄ ደግሞ ከፍዬ ነው የተማርኩት። እና እኔ አዲስ ነገርን ለመማር በጣም የላቀ ጉጉትና ፍላጎት አለኝ። ይሄ ያደረገኝ ምክንያት ደግሞ አንደኛው ገቢዬን ለማስፋት ይጠቅመኛል ጥሩ ገቢ እንዲቆየኝ ያደርገኛል። ሁለተኛ ደግሞ ሰዎች በዛ ህይወት ሲያልፉ ከእነሱ ጋርም ግንኙነት ለመፍጠር ያግዘናል። ለምሳሌ አንድ ሰው የተለያዩ የእቃዎች አስመጪ ቢሆን እኔም እንደሱ አስመጪ ቢሆን እንተዋወቃለን እና ጥሩ ህይወትን እናስኬዳለን የፍቅር ጊዜ ማለት ነው። ይሄ ለዚህ ደግሞ አዲስ ነገር መማር በጣም አስፈላጊ ነው ልለው እችላለሁ። እኔ እንግዲህ ቀጣይ ጊዜ ግን ከአሁን ጀምሬ ምን አዲስ ነገር መማር ትፈልጋለህ ለሚለው ጥያቄ? እኔ መጀመሪያ አዲስ ነገር መማር የምፈልገው የመጀመሪያ ማለት ነው። ቪዲዮ ኤዲቲንግ ነው። ቪዲዮ እንዴት አድርገህ ኤዲት እንደሚደረግ መማር በጣም እፈልጋለሁ። ጥሩ አድርጌም እማራለሁ ፍላጎት አለኝ ማለት ነው። እና ቪዲዮ ኤዲቲንግ ምክንያቱም አለም ወደ ቪዲዮ ኤዲቲንግ እየተንቀሳቀሰች ነው። ሙሉ በሙሉ እዚህ አለም የሚሰራው ስራ በቪዲዮ ኤዲት በማድረግ እየሆነ ነው። ስለዚህ ቪዲዮ ኤዲት ማድረግ ደግሞ ለእኛ አስፈላጊ ስለሆነ እኔ እማረዋለሁ። በዚህም በጣም ጥሩ እንገቢን እንዳገኝ ስለሚያደርገኝ ማለት ነው። እና መማሩ ያስፈልጋል እንማርበት ሰዎች ዝም ብለን ጊዜያችንን ከምናጠፋ አዲስ ነገር ብንማር ይሻላል አዲስ ነገር ስንማር ደግሞ እርግጥ ነው ክፍያ ሊቆየው ይችላል ልንከፍል እንችላለን። ግን ስናነጻጽር ምንም አይደለም። ምክንያቱም አዲስ ነገር ስንማር ገንዘባችንን አውጥተን ካልተማርነው ምንም ነገር ጥቅም የለውም ወይም ልንረዳው አንችልም የዛን ጥቅም ማለት ነው። ስለዚህ ቪዲዮ ኤዲት መማር ለኛ አስፈላጊና አስፈላጊ ጉዳይ ነው በአጭር ጊዜ እንድንከታተል በአጭር ጊዜ እንድንረዳ ያግዘናል ማለት ነው። ይሄን ለማወቅ ደግሞ የተለያየዎችን መተግበሪያዎችን መጠቀም ያስፈልገኛል። እነዚህ መተግበሪያዎች ደግሞ በቀላሉ ላገኛቸውም እችላለሁ ላላገኛቸውም እችላለሁ። ለምሳሌ ቪዲዮ ኤቲንግ ለማማር ኮምፒውተር በቀላሉ ሊያስፈልግ ይችላል። ኮምፒውተር ያስፈልጋል ምክንያቱም ያለ ኮምፒውተር ምንም የሚሆን ነገር ስለሌለ እንግዲህ ኤዲት ማድረግ ስለማይቻል። በሞባይልም ልናደርግ እንችላለን ግን ያን ያህል ጥራት ስለማይቆየው ቪዲዮ ኤዲት ማድረግ ብንማር ብናውቅ ለእኛ የተሻለ ይመስለኛል። ስለዚህ ምን አዲስ ነገር መማር ትፈልጋለህ ለሚለው ጥያቄ በጣም ምርጥ የሆነ መልስ አለኝ ይሄ መልስ ምንድነው? እኔ ቀጣይ መማር የምፈልገው ገንዘቤን ክፍዬ ጊዜዬን አውጥቼ መማር የምፈልገውን ነገር ቢኖር አንድ ነው እሱ ደግሞ ቪዲዮ ኤዲቲንግ መማር ነው። ምክንያቱም ቪዲዮ ኤዲቲንግ እያንዳንዱ ነገር አሁን በቪዲዮ ነው እየተሰራ ያለው ስለዚህ እኔ ቪዲዮን መስራት ስለመወድ ቪዲዮ ኤዲቲንግ የመማር በጣም የላቀ ፍቅርና የላቀ ፍላጎት አለኝ።

ይሄ ጥያቄ የሚለው የምትወደው ከተማ የት ነው ነው ሚለው? የምወደው ከተማ እኔ በኢትዮጵያ ውስጥ በጣም ብዙ ከተሞች አሉ እኔ ምወዳቸው ከእነዚህ ቦታዎች በትግራይ ክልል ከሚገኘው አክሱም ሽረ እወዳቸዋለሁ። ከዛ ደግሞ እንደ ላሊበላ ያሉ ቦታዎች እንደ ባህር ዳር ያሉ ቦታዎች ሀዋሳ እነዚህ። ከዛ ከሁሉ አብልጬ ደግሞ አዲስ አበባ ማለት ነው እነዚህ ቦታዎች እኔ በጣም ነው የምወዳቸው። በእነዚህ ቦታዎች መኖርም ለኔ እርካታ ይሰማኛል ደስታ ይሰማኛል በጣም እወዳለሁ ማለት ነው። ለምሳሌ እነዚህ የወደድኩበት ምክንያት ለምሳሌ አክሱም ከተማ የመረጥኩበት ምክንያት በአክሱም በጣም ልዩ ማህበረሰብ አለ ፍቅርም የሚሰጥ ማህበረሰብ ነው። ከዚያ ደግሞ የተለያዩ ቅርሳ ቅርሶች የሀገር ሀብቶችን በአክሱም በጣም በስፋት አሉ የድሮ አባቶቻችን ከኢትዮጵያ ውስጥ ተሰብስቦ የሰሩት የተለያየ ቅርሶች አሉ እነዚህ ቅርሶች። ለማየት በዚህ ምክንያት እንድወደው አድርጎኛል እዛ ያሉ ህንፃዎችን በጣም ማራኪ ማራኪና በጣም ደስ የሚሉ ናቸው። ስለዚህ እኔ በዚህ ምክንያት እንድወደው በጣም እንዳፈቅራት አድጎኛል ማለት ነው። ከዛ ሽሬ ደግሞ ሽሬ የወደድኳት ምክንያት ደግሞ ሽሬ ፀባይ አየሯ በጣም የሚመችና ለመዝናናት ለኑሮም በጣም አሪፍ የሚትባል ከተማ ናት። ስለዚህ በዚህ ምክንያትም ሽሬ እንድወዳትና በዛች እንድኖር ደስ እያሰኘኝ ሊኖር የመረጥኩበት ምክንያት ለዚህ ነው። ሌላኛው ላሊበላ ከተማ ነው ላሊበላ በጣም ምርጥ ነው ምርጥ ያልኩበት ምክንያት አንደኛ ማህበረሰቡ በጣም ጨዋ ነው የዋህ ነው ምግብ ለምነው ይሰጣል። በቀላሉ ኑሮም ትኖራለህ የፍቅር ሀገር ነው። ከዛ በበለጠ ደግሞ ላሊበላ ቅዱስ ላሊበላ የሚባል ንጉስ የሰራቸው የተለያዩ ቅርሳ ቅርሶች አሉ እነዚህ ቅርሳ ቅርሶች ለምሳሌ አስር ያህል ቤተ መቅደስ ከድንጋይ ብቻ የተሰሩ አሉ። ከላይ እነዛ አሰራሮች ደግሞ በጣም ድንቅ ናቸው ቤት ስሰራ ከታች ወደ ላይ ነው። የላሊበላ ያሉ ቤተመቅደሶች አሰራር ግን ከላይ ወደ ታች ነው የተሰሩት ስለዚህ ይሄ ደግሞ ከሁሉ እስካሁን ከተሰሩ ነገሮችን ለየት ያደረገው ነገር ቢኖር ይሄ ነው ማለት ነው። እና እሄ በጣም ልዩ ጥበብ እንደነበራቸው እናቃለን የድሮ ነገስታት እና የድሮ አባቶች ምን ያህል ሃይማኖታቸውን እንደሚወዱ ምን ያህል ሀገራቸውን እንደሚወዱ ምን ያህል ቅርጽን ተፈጥራዊ ጠብቀው እንዳኖሩ እያወቅንበት እና የተማርንበት ነው። ሌላኛው እኔ በጣም የምወዳት ከተማ ባህር ዳር ነው። ባህር ዳር ደግሞ ባህር ዳር ከተማ የወደድኩባት ምክንያት ደግሞ በጣም በትልቁ አንደኛው ጣና አለ ጣና ማለት ትልቅ ሀይቅ ነው። ይሄ ደግሞ በጣም ለመዝናናትም አሳም የሚፈራበት በውስጥ ደግሞ በጣም ብዙዎች ገዳማትን የያዘ ነው በጣም አብያተ ክርስቲያናት ደግሞ በውስጡ በደሴት ውስጥ አሉ ማለት ነው። ይሄ ደግሞ ተፈጥሮን የምናደንቅበት ቦታ ቢኖር ባህር ዳር ነው አቀማመጧን በጣም ምርጥ ነው። ለመኖሪያ ትመቻለች በጣም አሪፍ ናት ለመዝናናት ትመቻለች እዚያ ደግሞ የተለያዩ ምርጥ ተሰጥኦ ያላቸው ምሁራንም አሉ። እነዚህ እንደ እነ አባ ገብረ ኪዳን የሚባሉ በጣም ታዋቂ መምህራን የሃይማኖታችን አሉ። እና እነሱን ለማግኘትም በጣም የመረጥኳት ከተማ ብኖር ባህርዳር ናት። ሌላኛው ባህርዳር የወደድኩባት ምክንያት መጀመሪያ አመት የተማርኩበት እኔ ዩኒቨርሲቲ በባህርዳር ዩኒቨርሲቲ ነው። ስለዚህ ባህርዳር ዩኒቨርሲቲ በጣም ብዙ ላይፍ ስላሳለፍኩኝ እዛች በጣም እንድወዳት አድርጎኛል ማለት ነው። ስለዚህ ባህርዳር ለኔ ዋናኛ ምርጫዬ በጣም የምወዳት ከተማ ባህር ዳር ከተማ ናት ማለት ነው። ስለዚህ ሌላኛው ደግሞ አዲስ አበባ ነው። አዲስ አበባ እኔ ያለሁበት አሁን ማለት ነው። የአዲስ አበባ በጣም ምርጥ እና አሁን በተለየ መልኩ የኮሪደር ልማትን እየተካሄደበት ያለ የብዙ ሀገራትን መስብ እየሆነች ያለች ብዙዎች ሰዎች ወደ ኢትዮጵያ እየመጡ እየጎበኙዋት ያሉዋት ከተማ ሆናለች ማለት ነው። ይሄ ደግሞ የመንግስት በጣም በታላላቅ አስተዋጽኦ የተደረገበት ቢኖር በአዲስ አበባ ነው። አዲስ አበባ በጣም ታምራለች ውብ ናት። ውብ ናት አዲስ እንደምባለው አዲስ ናት አሁንም እና ታምራለች። ይሄ ማማሯ ደግሞ ብዙዎችን ወደ ኢትዮጵያ እየመጡ እየጎበኟት ይገኛሉ ብዙዎች መጥተው ጊዜያቸውን እያሳለፉባት ከዛ ንጹህ አየር አለው። የተረጋጋ የአየር ፀባይ አለው። በዚህ ምክንያት እነዚህ ከተማዎች እኔ በጣም እንድወዳቸው አድርጎኛል ስለዚህ እነዚህ እወዳቸዋለሁ

በቤትህ ምን አይነት የቤት እቃ አሉ የቤት እቃዎች አሉ የሚለው ጥያቄ? በቤቴ ውስጥ በጣም ብዙ የቤት እቃዎች አሉ። ልል የቻልኩበትም ያልኩበትም በምክንያት ነው ምክንያቱ ቤቴ ውስጥ በጣም የቤቴ እቃዎች አሉ። እነዚህ የቤቴ እቃዎች ደግሞ የተለያዩ ተግባራትን ለመከናወን ስለሚረዱና ስለሚያግዙን ጥሩ ናቸው ብዬ እይዤዋለሁ። ምክንያቱም የቤት እቃ የቤት እቃዎችን ከሌለን ቤት ምንም ነገር የምንሰራው ነገር የለም ማለት ነው። ስለዚህ ቤታችንን የቤቴ እቃ መኖሩ ለእኛ በጣም ጥሩ ነው። እነዚህ የቤት እቃ ምን ምን አይነት ናቸው? የሚለው ደግሞ አንደኛ ሶፋዎች አሉ ወንበሮች ማለት ነው። እነዚህ ሶፋዎች ደግሞ በጣም ብዙዎች ናቸው በጥቂቱ እንኳን ካየናቸው በጣም ምርጥ ምርጥ የሚባሉትን ከአስር በላይ ወንበሮች አሉ። እነዚህ ወንበሮች ደግሞ የተለያዩ ዜናዎችን ስንከታተል ቴሌቪዥን ማለት ነው። ከዛ እንግዳ ሲመጣም የሚያርፍበት ደስ የሚል እንትን ነው ማለት ነው። እና ይሄ መቀመጫዎች ደግሞ ደስ ይሉኛል። እኔ ይሄ የቤቴ ካሉ እቃዎች የመጀመሪያዎች ናቸው። ሁለተኛ ደግሞ የቤት ውስጥ ለምሳሌ እንትን አለኝ ይሄ ኮምፒውተር አለኝ ፐርሰናል ኮምፒውተር ወይም ይሄ ዴስክቶፕ በወንበር ላይ የሚቀመጠው ኮምፒውተር ማለት ነው ፒሲ ሳይሆን ያኛው ማለት ነው እሱ አለኝ። እሱ ደግሞ የተለያየ ስራዎችን ተግባራቸውን አከናውንበታለሁ እሰራበታለሁ። ለኔ በጣም ጥሩ ነው ይሄ መኖር ማለት ነው። ምክንያቱም በጣም ብዙ ተግባራትን ስለማከናውንበትና ስለምሰራበት ነው። ይሄ ጥሩ ያልኩበት ምክንያት ምክንያቱም በኮምፒውተር ዛሬ ዛሬ አለማችን ወደዛ እየተጠየረ ነው ወደ ኮምፒውተራይዝድ የሆነ አለም። ነው እየተቀየርነ ያለን። ይሄ እውቀት ለማግኘት ይህንን ለመማር በቤት ውስጥ በቤቴ ውስጥ ካለው እቃዎች ይሄ አንዱ ኮምፒውተር ነው ማለት ነው። ሌሎች ደግሞ ቤቴ ውስጥ ከሚገኙ እቃዎች የተለያየ ስዕሎችን አሉ። እነዚህ ስዕሎች በጣም ደስ የሚሉ በጣም አሪፍ ናቸው። እነዚህ ስሎች ደስ ያሉብኝም ምክንያት ደግሞ በውስጣቸው ብዙ ነገር ይዘዋል። የኛ ማንነትን የሚያንፀባርቁ ስለሆኑ ማለት ነው። ስለዚህ የኛ ማንነትን የሚያንፀባርቁ ስለሆነ በዚህ ምክንያት እኔ እወዳቸዋለሁ ማለት ነው። ሌላኛው ቤቴ ውስጥ ከሚገኙ ፊልሞችና የመስመር የሆኑ ነገሮችን እንደ ሙዚቃ እንደ ፊልም እንደ ዜናዎችን የምከታተልበት በዚህ ባለኝ ቴሌቪዥን ነው ማለት ነው። ስለዚህ የኔ ቴሌቪዥን ደግሞ በጣም አሪፍ ነው። በጣም ምርት ነው። ጥራት የጠበቀ ነው እና በጣም እኔ እወደዋለሁ። እስከ ሃምሳ ኢንች ነው። ስለዚህ ስፋትም አለው። የተለያየ ለማድረግም ደስ ይላል። ሌላኛው ቤቴ ውስጥ ከሚገኝ ደግሞ እንደ ምጣድና እንደ እስቶፍ የመሰሉትም አሉኝ። እና ምጣዶች አሉኝ የነዚህ ደግሞ ምግብን ለማብሰል የሚገለገልባቸው ናቸው። እነዚህ ምግብ ለማብሰል በጣም አስፈለጊ ስለሆነ ማለት ነው። ስለዚህ እኔ ምግብ ማበስለው በእነዚህ እቃዎች ነው። በምጣር እንጀራን የመሳሰሉ እንደ የሀበሻ ዳቦን የመሳሰሉ ይሰራባቸዋል በእስቶቭ ደግሞ የተለያዩ የወጥ አይነቶች ሊሆኑ ይችላሉ የተለያዩ ነገሮችን በዛ አበስላለሁ። እና ይሄ ደግሞ አንድ ቤት ቤት እንዲመስል ከሚያደርጉት ነገሮች አንደኛውና ዋነኛው እነዚህ ይመስላሉ ማለት ነው። ሌላኛው ደግሞ የቤቴ እቃዎች የተለያዩ ሳህኖች አሉኝ። ሳህኖች ደግሞ እነዚህ የሚያገለግሉት ምግብን ለማቅረብ ነው። እንግዳ በሚመጣበት ጊዜ የየራስህ ስለሚበላ አሁን አሁን ጊዜው ስለተቀየረ ድሮ በኢትዮጵያውያን ባህል መሰረት። ምግብ የሚበላው በአንድነት ሆነህ ነው ሰዎች ተሰብስበው በአንድ ሆነው ምግብ በሳህን ቀርቦላቸው በሳህን ይበሉ ነበር። አሁን ግን ሰዎች የየራሳቸውን መብላት ስለተጀመሩ የራሳቸውን ሳህን ይዘው እንዲታደሙ ይደረጋል። ይሆናል ማለት ነው። ይሄ ደግሞ በጣም ጥሩ ነገር ነው። ሌላዎች ደግሞ እንደ ብረድስት የመሳሰለው የሻሄ የቡና መጠጫዎች እነዚህ የመሳሰሉ ደግሞ አሉ። እነዚህ ደግሞ ሌሎች ሌሎች ተግባራትን የያዙ ማለት ነው እንደ ማንኪያ የመሳሰሉ የተለያዩ መጽሐፍቶችንም አሉ። መኝታ የምተኛበት አራትም አለ። ቻርጀርም አለ። ሶኬትም ምናምኖችም አሉ። እነዚህ ሁሉ የቤት እቃዎች ናቸው የየእለት ተግባራትን የምናከናውንበት እንደየጥቅማቸውን የተለያዩ ናቸው። እነዚህ የተለያዩ እቃዎችን የተለያዩ ስራዎችን እንድንሰራ ስለሚያግዙን ማለት ነው። ስለዚህ በቤትህ ምን አይነት የቤት እቃዎችን አሉ? የሚለው ጥያቄ እነዚህ የቤተ እቃዎችን አሉኝ ቴሌቪዥን ቁጭ ማያ ወንበሮች ቴሌቪዥኖች ኮምፒውተር ወንበሮች መኝታ ክላስ አራት አለኝ

ይሄ ጥያቄ የሚለው የወተት ተዋጽኦ ተዋጽኦ ትወዳለህ ነው ሚለው? አዎ የወተት ተዋጽኦ በጣም ነው ምወደው የወተት ተዋጽኦ ለእኛ በጣም አስፈላጊና ወሳኝ ነው። እንደ ኢትዮጵያውያን ወተት ሚገኘው ከብዙ ነገር ልናገኝ እንችላለን ግን እኔ የምጠቀመው የላም ወተት ነው። የላም ወተት ብቻ ነው ምጠቀመው ማለት ነው። እንደ አፋር ያህሉ ማህበረሰብ ደሞ የግመል ወተትና የፍየል ወተት ይጠቀማሉ። እነዚህን አልበው የወተቱን ወደተለያየ ተዋጾዎችን በመቀየር ይጠቀሙታል። ይሄ ደሞ ለምሳሌ ሙስሊሞች ግመልን የግመል ስጋን ይበላሉ የግመል ወተትም ይጠጣሉ ይህ የራሳቸውን መንገድ ስለሆነ ነው ማለት ነው። ይህ ግን በኦርቶዶክስ እምነት ግን የተከለከለ ነው። ግመል አይበላም። የግመል ወተትም አንጠቀምም ማለት ነው። ይህ የሆነበት ምክንያት ደሞ አንደኛው ግመል ሰኮናው ለሁለት የተሰነጠቀ አደለም በመጽሐፍ ቅዱስ የሚለው ደሞ ሰኮናቸውን ለሁለት የተሰነጠቀ መሆን አለባቸው ይላል። ሁለተኛ ግመል እምብርት የለውም እምብርት የሌላቸው እንስሳዎች ደግሞ አንጠቀማቸውም ማለት ነው። ስለዚህ ሚያኝኩ ቢሆንም እምብርትና እግራቸውን ለሁለት የተስነጥቀ ስላልሆነ በዚህ ምክንያት ግመልን አንጠቀመውም ማለት ነው። የግመል ወተት ማለት ነው የፍየል ወተት ሚጠቀሙ ኦርቶዶክሶችም ለተለይ የተለያየ ማህበረሰቦችም ሊቆዩ ይችላሉ። ግን እኔ ምጠቀመው አንድ እና አንድ ብቻ ነው። እሱ እየተጠቀምኩት ያለሁት ደሞ የላም ወተት ማለት ነው። ስለዚህ የላም ወተት እኔ ሁል ግዜ እጠቀማለሁ። ምክንያቱ ላም አለችን። ላም ስላለችን ደሞ ለተለያዩ የውተት ተግባራትን እጠቀማቸዋለሁ ይቺን ላም ደግሞ በቀን ሁለት ጊዜ ነው ምትልታለበው ሁለት ጊዜ ስለምትታለብ ደሞ ወተት በጣም ብዙ ይሆናል። ለምሳሌ በአንድ በአንድ ቀን ሁለት ሊትር ልትታለብ ትችላለች ወተት ማለት ነው። እና የሁለት ሊትር በወር ዋጋ ያወጣል ማለት ነው። እና ወተት የላም ወተት ወይም የወተት ተዋጽኦዎች በጣም ነው ምወደው ከእነዚህ የወተት ተዋጽዮችን ለመናገር ያህል አንደኛው ቅቤ ነው። ቅቤ አንዱ የወተት ተዋጽኦ ነው። ቅቤ ደሞ ውስጡ የዘይት ቅባታማ ስለሆነ ለሰውነታችን በጣም ጥሩ ነው ለምሳሌ ፀጉራችን ብንቀባው አይምሮአችንን ጥሩ ያርገዋል። ቆርበታችንን ለስላሳ እንዲሆን ያደርገዋል ማለት ነው። ስለዚህ በምግብ መልክም ይወሰዳል። ቅቤ ማለት ነው የራስ በምግብ መልክ ተዘጋጅቶ እንጠቀመዋለን ማለት ነው። ሌላኛው የወተት ተዋጽኦዎችን እርጎና አይብ ሚባሉው አለው። እርጎ ማለት ቀጥታ ወተቱን እናስቀምጠውና በፍሪዝ ይሁን በተለያየ ነገራትን እናስቀምጠዋለን ስለዚህ ይቀዘቅዛል ማለት ነው። ይሄ ቀዝቅዞ ደሞ ይቀየራል ማለት ነው ይረጋል። ስለዚህ ይሄ የረጋ ደሞ ለተለያየ ነገሮችን እርጎ እንጠቅማለን ለምሳሌ በእንጀራ አርገን በሚጥሚጣ አርገን በበርበሬ ማለት ነው እንጠቀመዋለን ማለት ነው። ይሄ የወተት ተዋጽኦ ከዛ ደግሞ አይብ የምባል አለ። አይብ ደሞ ቅቤና ይሄ የረጋ ወተት የረጋው አይብ ወተቱን እርጎውን ይቀየርና አይቤ ይባላል ይህ አይብ ደግሞ ለእኛ ጥሩ ነው። እንመግባለን ለምሳሌ በሀበሻ ዳቦ አድርገን በኢትዮጵያ መጠቀም የተለመደ ስራ ነው ማለት ነው። ስለዚህ የወተት ተዋጽኦ እንትኑ ትወዳለህ ወይ ለሚለው ጥያቄ? አዎ የወተት ተዋዋጾዎችን እወዳለሁ እነዚህ የወተት ተዋጾችን እጠቀማለሁ አሁንም እየተጠቀምኩኝ እገኛለሁ ልል እወዳለሁ ማለት ነው። ምክንያቱም በኢትዮጵያውያን ወተት እንደ ባህል ነው። በሌላ አለም በቀላሉ ላይገኝ ይችላል። ኢትዮጵያ ግን ወተት እንደ ማግኘት የሚቀል ተግባር የለም። በሄድንበት ሄደን ወተት አለ። በተለይ ወተት የበዛባቸው ደግሞ እንደ ወሎ እንደ አማራ ክልል ማለት ነው። እንዲሁም በትግራይ ክልል ራያ በሚባለው አካባቢ ደሞ በ በጣም በብዛት ወተቶችን ይገኛሉ። እና እነዚህ ወተቶች ደሞ ለገበያም ቢሆን ለራሳችንም ቢሆን ጥሩ ግብአት ናቸው ጥሩ ውጤት ይሰጡንብሃል ማለት ነው። ስለዚህ የወተት ተጣኦችን ተዋጽኦዎችን ትወዳለህ ወይ ለሚለው ጥያቄ? እኔ ብቻ ሳይሆን ወላጆቼ አባትና እናቶቼ እንዲሁም እሂቶቼ በሙሉ ቤት ያለነው እንድወዳለን አንድ ብቻ ማይወድ አለ። እሱም የአይን አይን ስላለው ነው የአይን ሰው ስላረፈበት እንጂ ድሮ በጣም ይወድ ነበር። ስለዚህ እንደ እኔ እንደ ሀሳብ ግን የወተት ተዋጽኦዎችን በጣም ነው ምወደው እጠቀማለሁ።

ይሄ ጥያቄ የሚለው ደግሞ የጧት እለታዊ ተግባራ ተግባራዎቼን ምንድነው ወይም ተግባሯቻችሁ ምንድነው? ይሄ የሚለው ተግባራችሁ ነው የሚለው። ስለዚህ እንደኔ ሀሳብ ነው የምወስደው እንጂ እንደ ማህበራዊ ሰዎችን እንደሚወስኑት አይደለም። ምክንያቱም እኔ የምኖረው የራሴ ህይወት ስለሆነ የራሴ የሆነ የጧት እለታዊ ተግባር ተግባርን አለኝ ተግበራዎችን አለኝ። እነዚህ ደግሞ በተለያዩ መልኮችን እፈጽማቸዋለሁ ወይም ተግበራዊ አደርጋቸዋለሁ ማለት ነው። እና የጧት እለታዊ ትግበራዎቼን ለመዘርዘር ያህል የመጀመሪያው እኔ የምንነሳበት ሰዓት መናገር ያስፈልገኛል። ምክንያቱም የጧት ተግባራትን የምናከናውን ቀደም ብለን ከመኝታ ክላሳችንን ተነስተን ወደ ተግባራዎችን ብንገባ ነው የተሻለም የሚሆኖነው ማለት ነው። እና የጧት እለታዊ ተግባራ ተግባራ ተግባራችሁ ምንድነው? የሚለው የኔ የመጀመሪያው ምነሳው አስራ አንድ ሰዓት ነው ከጧቱ አስራ አንድ ሰዓት ማለት ነው። ስለዚህ ከጧቱ አስራ አንድ ተነስቼ ምስጋናን አቀርባለሁ ለአምላኬ ማለት ነው። የዚች እለት የሰጠኝ ሌሊቱን ጨለማ አሳድሮ ወደ ብርሃን ላዛዋውረኝ። ከዛ ደግሞ ደስተኛ ህይወት እንዲድኖር ያደረገኝ ብዬ ምስጋናን አቀርባለሁ ምስጋና ስናቀርብ ደግሞ እኛ ያቀረብንን ምስጋና እጥፍ ሆኖ ወደ ጥሩ ውጤት የሚመጣልን ይሆናል ማለት ነው። እና እኔ የመጀመሪያው ስራ የማደርገው ምስጋና ማቅረብ ነው። ስለዚህ ምስጋና አደንቃለሁ በቃ አይምሮዬን ጥሩ ስላደረክልኝ አይምሮዬን አፍንጫ ስላለኝ አይኔ ስላለኝ አመሰግናለሁ እያልኩኝ የምስጋና አይነቶችን አቀርባለሁ። ከዛ በመቀጠል ደግሞ ቀለል ያለ ስፖርት እሰራለሁ የአካል እንቅስቃሴ ማለት ነው። ከበድ ያለ ሳይሆን በጣም ቀለል ያለ የአካል እንቅስቃሴን አደርጋለሁ ማለት ነው። ስለዚህ ይሄ የአካል እንቅስቃሴ ማድረጌ ደግሞ ለጤንነቴ በጣም አስፈላጊና ወሳኝ ነገር ስለሆነ ማለት ነው። ስለዚህ በጧት ተነስቼ መጀመሪያ እንዳልኩት ምስጋና እቀርባለሁ በመቀጠል ደግሞ የአካል እንቅስቃሴን አከናውናለሁ ማለት ነው ስለዚህ የአካል እንቅስቃሴን በሚገባ ደስ በሚል መልኩ የአካል እንቅስቃሴን አደርጋለሁ። በመቀጠል ደግሞ ለ ሰላሳ ደቂቃ ወይም ለአርባ ደቂቃ ያህል ደግሞ መጽሐፍትን አነባለሁ። መጽሐፍቶችን ማንበቤ ደግሞ ለህይወቴ በጣም በጣም ጥሩ ነገር ነው። ምክንያቱም አንድ ሰው መጽሐፍን የማያነብ ከሆነ አይምሮውን ወደ ሌላ ነው የሚቀየረው። የተለያዩ ሀሳቦችን ሊያስብ ይችላል የተለያዩ አላስፈላጊ ነገሮችን ሊያጋጥመው ይችላል። ስለዚህ ይሄ ሁሉ የምንከራከረው የምንከራከረው ምንድነው? የምናስበው ነገር ወይም መጽሐፍቶችን ማስተካከል ነው የምናነባቸው መጽሐፍቶችን ምንድን ናቸው? ጥሩ ናቸው ወይ በአእምሮአችን ጉዳት ያደርሳሉ ወይ? ወይም ከማህበራዊ ኑሯችን ጋር ይጣላሉ ወይ ብለን በአግባቡ መፈተሽ ያስፈልገናል ማለት ነው። እና እነዚህ ሰዎች ስራዎች የኔ የጧት ትግበራዎቼ ናቸው። የመጀመሪያው አስራ አንድ ሰዓት መነሳት ከዛ በመቀጠል ደግሞ የምስጋና ሰዓት ስላለኝ ምስጋናን ማቅረብ ሶስተኛው ደግሞ ቀለል ያለ የአካል እንቅስቃሴን ማድረግ ይሄ ደግሞ ለጤንነቴ እና ቀኑ ጥሩ ስራ ሰርቼ እንደውል ስለሚያደርገኝ ማለት ነው ሌላኛው ደግሞ እኔ የማደርገውና ለየት ያለ ነገር ቢኖር መጽሐፍን ማንበብ ነው። አብዛኛው ሰዎች የሚያነቡት መጽሐፍ ማታ ነው ወይም በእረፍት ሰዓታቸው ነው። እኔ ግን እንደ ዋና ሀሳቡ ወደ እንደ ዋና እለታዊ ተግባሩ ቆጥሬ ጠዋት ጠዋት ከአርባ ደቂቃ ያህል መጽሐፍቶችን አነባለሁ። ከዛ እነዚህ መጽሐፍቶቼ ደግሞ ቀኑን በጣም በተባረከ ቀን እንድውል ጥሩ ስራ ሰርቼ የገንዘብ ቀን እንዲሆንልኝ ስለሚያደርጉልኝ ለኔ በጣም ጥሩዎች እና ምርጥ ናቸው ብዬ ይዤዋቸዋለሁ ማለት ነው። ስለዚህ የጧት እለታዊ ተግባራችሁ ምንድነው? የሚለው እነዚህ ይመስላሉ አንደኛው አስራ አንድ ሰዓት ተነስተን ተነስቼ ምስጋናን እናቅርብ ይህ የመጀመሪያው የኔ እለታዊ ተግባር የሚለው ይሄ ነው። ሁለተኛው ደግሞ ተነስቼ የአካል እንቅስቃሴን አደርጋለሁ ይሄ የአካል እንቅስቃሴ ደግሞ ደስተኛ እንድሆን ያደርገኛል። ቀኑን ደግሞ ያለ ድብርት ሰውነቴ ሳይሰለች ትኩረት አድርጌ በስራዬ እንዲሆን ያደርገኛል ማለት ነው። ከዛ ሌላኛው ደግሞ እኔ የማደርገው መጽሐፍትን ማንበብ ነው መጽሐፍቶችን ቀለል ያሉ መጽሐፍቶችን ከቢዝነስ ጋር የተያያዙ አይምሮን ሊጎዱ ማይችሉ ይልቁ ለኛ ሊጠቅሙ የሚችሉ ነገሮችን በአግባቡ እዋጣለሁ ማለት ነው። ይሄ ለኔ በጣም ጥሩና አሪፍ መንገድ ብዬ ይዤዋለሁ ማለት ነው። እና እነዚህ የመሳሰሉ የኔ የጧት እለታዊ ተግባራዎቼ ናቸው ማለት ነው

ይሄ ጥያቄ የሚለው ምን ያህል ጊዜ ስብስባ ታደርጋላችሁ ይላል? በጣም ጥሩ ጥያቄ ነው ማለት የሚደገፍ ሀሳብ ነው። ከስራ ጋር ስለሚሄድ ማለት ነው እኔ ደግሞ ስራ መስራት ስለመወድ ከእርሱ ጋር የተያያዘ ነገር ነው ማለት ነው። ስብሰባ በጣም ብዙ አይነት የስብሰባ አይነቶች አሉ። እነዚህ የስብሰባ አይነቶች እንደየሁኔታዎችን ከሰው ወደ ሰው ሊቀያየሩ ይችላሉ ለምሳሌ የቤተሰብ ሰብሰባ አለ ቤተሰቦች ተሰብስበው ጥሩ መፍትሄን ወይም ስለተፈጠረው ነገር የሚወያዩበት መንገድ አለ ማለት ነው። ይሄ ለየት ያለ ተግባር ነው ማለት ነው። እና ምን ያህል ጊዜ ስብሰባ ታደርጋላችሁ የሚለው ጥያቄ? ጥሩ ጥያቄ ነው። እኔ ስብሰባ የማደርገው ያው በስራ ጋር የተያዘ ከሆነ ነው። ከስራ ጋር የማይገናኝ ከሆነ ግን እኔ ምንም ሰብሰባ አላደርግም። ስለዚህ እኔ ሰብሰባ የማደርገው ከስራዬ ጋር ርቄ ወይም ግንኙነት ካለው ብቻና ብቻ ነው ማለት ነው። ስለዚህ ምን ያህል ጊዜ ስብሰባ ታደርጋላችሁ የሚለው ከስራ ባልደረቦቼ ጋር ስብሰባን አደርጋለሁ። ይሄ ስብሰባ ማደርገው ስለ ስራ የተመለከተ ነው እና ስለ ስራ ስለተመለከተ ደግሞ በስብሰባ ውስጥ በጣም ጥሩ ነገሮችን ልንቀይር እንችላለን። ለምሳሌ በተሰበሰብን ጊዜ ስራው እንዴት አድርገን ማሳደግ እንዳለብን ማህበራዊ ኑሮን እንዴት አድርገን መኖር እንዳለብን ከሰዎች ጋራ እንዴት አድርገን መግባባት እንችላለን እንዴት ጋራ ለሰዎች ፍቅር መስጠት እንችላለን የሚሉ የተለያዩ ነገሮችን የያዘ ነው። ስለዚህ ከሰዎች ጋራ በጣም ጥሩ የፍቅር ጊዜ ጥሩ የሆነ ኑሮ ብናካሄድ ለኔ በጣም ተመራጭ እና በጣም ጥሩ ነገር ብዬ ይዥዋለሁ ማለት ነው። ስለዚህ እኛ የምናካሂደው የአመታዊ ስብሰባ በአመት እስከ ሶስት ጊዜ ወይም እስከ አራት ጊዜ ልንሰበሰብ እንችላለን በየሶስት ወር ወይም በየአራት ወሩ ስብሰባ እናደርጋለን። የተሰበሰበው ስብሰባ ደግሞ የሚያትተው አንደኛው ከማህበራዊ ኒውሮ ጋራ የተያዙ ጥያቄዎችን ተወያይተን መፍትሄ ለማምጣት ነው። ምክንያቱም ማህበራው ኑሮ በጣም አስፈላጊ ስለሆነ ስለእሱ መወያየቱ ለእኛ በጣም ብዙ ጥቅም ይሰጠናል ማለት ነው። ሌላኛው ስራችንን በአግባቡ እንዴት ሊሄድ ይችላል ወይም እንዴት ሊያድግ ይችላል በሚለው ደግሞ እንወያያለን። ምክንያቱም እዚህ አለም ካልተወያየን ስብሰባ ካላደረግን አለም ወደ ትነጣጠላለች። ምክክር የሚኖረው በሰብሰባ ውስጥ ነው። ሰብሰባ ካላደረግን ግን የአንዱ ሀሳብ የሌላውን ሀሳብ ይቃወማል ወይም ተቀባይነት ላይኖረው ይችላል። ስብሰባ አድርገን ግን የተሻለ ውጤት የተሻለ ነገር ጠብቀን ምርጥ የሆነ ውሳኔ ገብተን የተሻለ ኑሮ እናደርጋለን ማለት ነው። ስለዚህ ይሄ በጣም በጣም አስፈላጊና በጣም ወሳኝ ተግባር ነው። ሰዎችን ልናደርግ ይገባናል ስብሰቦችን እናድርግ እና ከሰብሰቦችሽ ደግሞ ጥሩ ነገራችን እንማር እንወቅበት። ያላወቅንበት መልሰው ለእኛ ነው ምጎዱን ስለዚህ የስብሰባ ጊዜን በአመት ደግሞ ረዘም ማድረግ ለኛ ጥሩ ነው እንደውም በየወሩ ስብሰዋን ማድረግ ስራችንን በአግባቡ እንድንዋጣ ሊያደርግብን ይችላል ማለት ነው። ስብሰባ ካላደረግን ግን ለእኛ በጣም ከባድ ተጽዕኖ በጣም ከባድ ችግር ሊሆን ይችላል ማለት ነው። ስለዚህ ምን ያህል ጊዜ ስብሰባ ታደርጋላችሁ የሚለው ጥያቄ? እኔ ስብሰባ የማደርገው በአመት ሶስት ጊዜ ወይም አራት ጊዜ ስብሰባን እናደርጋለን። ስለዚህ ይሄ ስብሰባችን ደግሞ በጣም ውጤታማ ይሆናል ይሄ ውጤታማነት ደግሞ በጣም የተረጋገጠ ነው። ስንሰበሰብ በጣም ጥሩ የሆነ ውጤት እናመጣለን ገቢያችንን ያድጋል። ደንበኞቻችንም ይበዛሉ። ምክንያቱም ደንበኛ ከስተመሮች ደንበኞች ሲበዙ ለእኛ በጣም ጥሩ ነው። ጥሩ ግብአት እናገኛለን። ከዛ መሰረታዊ ነገሮችንም እናሳካለን ይሄ ሁሉ የሚገኘው ምንድነው? ጥሩ ስብሰባ ስናካሄድ ነው። ስብሰባ ደግሞ በጥሩ በመረዳዳት መሆን አለበት። አንደኛው ስብሰባ የሌላኛው የሚነቅፍበት ወይም ነቀፌታ የበዛበት ስብሰባ ጥሩ አይደለም። ስብሰባ የሚሰበስበው የራሱ የሆነ ሰው ሊኖር ይገባል። ስለዚህ ተሰበሰበን ጥሩ ውጤት መጠበቅ ፍቅር በተሞላበት መንገድ ስብሰባ ብናካሄድ ለኔ ከሁሉ የተሻለ እና በጣም ጥሩ ሊል ይችላል ማለት ነው። እና እኔ የምለው ይሄንን ልል እወዳለሁ

ይሄ የሚለው ደግሞ ቃልህን ትጠብቃለህ ይላል? አዎ ቃሌን እጠብቃለሁ ቃሌ ሁል ጊዜ የተጠበቀ ነው። ቃሌ የተጠበቀ መሆኑ ደግሞ ለኔ በጣም ጥሩ ነገር ነው። ምክንያቱም ቃላችንን ካልጠበቅን ሰዎች በእኛ ያላቸው እምነት ይቀንሳል። ወይም አያምኑንም። ካለመታመን ደግሞ እዚህ አለም በጣም አስከፊና በጣም ከባድ ነገር ነው። ሰዎችን ካላመኑን ወይም ታማኝነትን ካላተረፍን እዚህ አለም እኛ መኖሩ ጥቅም የለውም ማለት ነው። ስለዚህ እኛ እዚህ አለም ስንኖር ታማኝ የምናገኘው ደግሞ ቃልህን ወይም ቃላችንን በመጠበቅ ይሆናል ማለት ነው። ቃላችን ካፈረስን ወይም ቃላችን ካልጠበቅን ግን ሰዎች እኛን አያምኑንም። ውሸታም አድርገው ይቆጥሩብናል ይሄ ማይታመን ይሉናል ማለት ነው። ስለዚህ ይሄ ሁሉ ከባድ ነው። ይሄ ሁሉ የሚፈታው ግን ቃላችንን ብንጠብቅ እኔ የተሻለ የተሻለ መስሎ ይታየኛል። ይሄን ያልኩበት ምክንያት ቃላችንን ካልጠበቅን ብዙ ፈተናዎችን ያጋጥሙናል። ከስራችንን ልንባረር እንችላለን የተለያዩ ስራ ፈላጊዎች ብንሆን ቃላችንን ካልጠበቅን። ስራ ልናገኝ አንችልም። ምክንያቱም እያንዳንዱ ሰው ታማኝ ነገር ይፈልጋል። ታማኝ ካልሆንን በጣም ከባድ ነው ታማኝነት ለራስህ ነው። ታማኝነት ኩራት ነው። ስለዚህ አንድ ሰው ታማኝ ከሆነ ደስ የሚል ነገር ያጋጥመዋል። በቀላሉም ከማህበረሰቡ ጋር ተግባብቶ እንዲኖር ያደርገዋል ማለት ነው። ስለዚህ ይህ የቃልን መጠበቅ በጣም ትልቅ ሀይል ትልቅ ነገር ነው ማለት ነው። መጀመሪያ እዚህ አለም ስንመጣ ስንፈጠር ቃልህን ጠብቅ በመጽሐፍም ይፈቀዳል የተለያየ መጽሐፍቶችን ስለ ቃል መጠበቅ ተጽፈዋል። ቃልን ካለመጠበቅ ወይም መክዳት ይባላል ክህደት ስለዚህ ክህደት ጥሩ አይደለም። አላስፈላጊ ስለሆነ ክህደት ልንፈጽም አይገባንም። ስለዚህ ክህደት ደግሞ በሁሉ ነገር ይከፍ ከትዳር ህይወትን እንኳን ልትባረር ወይም ልትፋታ ትችላለህ ቃልህን የማትጠብቅ ሰው ከሆንክ ማለት ነው። ስለዚህ ቃላችንን እንጠብቅ። ቃላችንን ቃላችንን እናጽና በማጽናታችን ደግሞ ብዙ ነገር ነው የምናገኘው። ስለዚህ ብዙ ነገር ለማግኘት ግዴታ ቃልህን መጠበቅ አስፈላጊ ነገር ማለት ነው። እንደውም በኢትዮጵያ ምን ይባላል? ቃልህን ቃልህን ከማፍረስ የወለድከውን ልጅ ይጥፋ የሚባል ተረት አለ። ይሄ ተረት ደግሞ በጣም ጥሩ ነው። እኛ ቃላችንን እንድንጠብቅ ምክንያቱ ቃል ምን ያህል ውድ ነገር እንደሆነ የምናውቅበት በዚህ አባባል ነው። ስለዚህ ቃልህን ከምታፈርስ የወለድከውን ልጅን ይሙት ማለት በጣም ከባድ ነው። የወለድከውን ልጅ ውላድህ ማለት ካንተ ደም የተወለደ ስለሆነ አትጨክንም። በጣም ከሞተብህም በጣም ከባድ ነው። ስለዚህ ቃሉን ማፍረስም ከዚህ ጋር እኩል የሆነ ተመሳሳይ ነገር አለው ማለት ነው። ሰዎች ስለዚህ ሰዎች እኛ ከእኛ የሚጠበቀው ምንድነው? ቃላችንን እንጠብቅ በቃላችንን እንኖር ቃላችን መሰረት አድርገን ማለት ነው። ስለዚህ ቃላችንን መሰረት አድርገን ካልኖርን እዚህ አለም በጣም ከበባድ ከቀለል ከሚባሉ እስከ ከባባድ የሚባሉ ነገሮችን ሊያጋጥሙን ይችላሉ። ቃልህን ካለመጠበቅ የተነሳ ማለት ነው ስለዚህ እኔ ግን ሁል ጊዜ ቃሌን እጠብቃለሁ። ቃሌን በመጠበቄ ደግሞ ብዙ ነገሮችን አጋጥመውኛል። ለምሳሌ ሰዎች የተለያዩ ሀላፊነቶችን ሰጥተውኛል። ቃሌን ካልጠበቅኩኝ ግን የሀላፊነቴ ያነሱብኛል። ስለዚህ የግድ ቃሌን መጠበቅ አለብኝ ማለት ነው። ከዛም ደግሞ ለጥቅም ብለን ደግሞ ቃልን መጠበቅ ጥሩ አይደለም። ቃል መጠበቅ እንደተፈጥሮ አድርገን ብንቆጥረው ለእኛ በጣም ጥሩ ይሆናል የሚል ሀሳብ አለኝ። ስለዚህ ቃሌን በመጠበቄ አንደኛው የተለያዩ ተግባራትን አከናውናለሁ። በሰዎችም ራሱ በጣም ተወዳድ እንደሆነ አድርጎኛል ማለት ነው። ሌላ ቀርቶ በጣም ብዙ ስራዎችም እየሰራሁ እገኛለሁ ቃሌን በመጠበቄ ምክንያት ማለት ነው። ስለዚህ ሰዎች ቃላቸውን ይጠብቁ ቃሌን እኔም ቃሌን እጠብቃለሁ። ስለዚህ በጣም ምርጥ ጥያቄ ነው። ይሄ ጥያቄ ወድጄዋለሁ እንደዚህ አይነት ጥያቄ ደግሞ መጠየቅ እንለማመድ። በጣም አሪፍ ጥያቄ ነው የተጠየቀው። ለመጨረሻ ጊዜ ግን ወይም ለመጠረሻ ለማጠናቀቅ ያህል ግን ልድገመውና ቃልህን ትጠብቃለህ ለሚለው ጥያቄ? አዎ ቃሌን እጠብቃለሁ። ቃል መጠበቅ ደግሞ እንደ ኢትዮጵያውያን ባህል ነው። ግዴታ ነው ስለዚህ ግዴታ ስለሆነ ቃላችንን እንጠብቅ እኔም ቃሌን እጠብቃለሁ

በመስመር ላይ ትማራለህ ለሚለው ጥያቄ አዎ በመስመር ላይ እማራለሁ። የተለያዩ ትምህርቶችን በመስመር እማራለሁ በመስመርን እከታተላለሁ ማለት ነው። ስለዚህ በመስመር ላይ መማር በጣም ብዙ ጥቅሞች አሉት። ለምሳሌ በአካል ሄደን ከምንማር ይልቅ በመስመር ላይ ብንማር ለእኛ በጣም ጥሩ ነው። አንደኛው ጥሩ ያልኩበት ምክንያት በመስመር ላይ ስንማር የተለያዩ ነገሮችን ያጋጥሙናል ለምሳሌ የተለያየ ጥያቄ እንደ ፍላጎታችን መጠየቅ እንችላለን በመስመር ላይ ሆነን ከዛ ጊዜያችንን እንቆጥባለን። ካላስፈላገው ወጪዎችም እንከላከላለን። ለምሳሌ እኔ አራት ኪሎ ቤቴ እያለሁ የሆነ ትምህርት ለመማር ግን ወደ ሜክሲኮ ወይም ወደል ተለያየ ቦታ የሚሄድ ከሆንኩኝ በዚህ ብዙ ቻሌንጅ ወይም ብዙ ፈተናዎች ያጋጥሙኛል። እነዚህ ፈተናዎች ደግሞ ለምሳሌ ለመጥቀስ የትራንስፖርት መጨናነቅ ሊኖር ይችላል። የመንገድ መጨናነቅ የህዝቡ መጓጓዣም ላይገኝ ይችላል። የብር ወጪም እናደርጋለን። ሄደን ደግሞ የድካም ስሜትን ሊሰማብን ይችላል። ስለዚህ ይህ ሁሉ ነገር ለመቆጣጠር የሚሻለው የተሻለ እንደ እኔ እንደ እኔ ነው። እንደ ሌላ ማህበረሰብ ሳይሆን እንደ ራሴ የምለው ግን በመስመር ላይ መማር ለእኛ በጣም ጥሩ ነው። በመስመር ላይ እንማር በምማራችን ደግሞ ጥሩ ነገር እናገኛለን የሚል ሀሳብ አለኝ። ስለዚህ በመስመር ላይ እንማር እንማማር ስለዚህ ጥሩ ነው። ከብዙ ነገር እንጠበቃለን በመስመር ላይ ስንማር ደግሞ ወጪ የሌለው ወይም ክፍያ የሌለው የተለያዩ ኮርሶች እና ትምህርቶችን መከታተል ለእኛ በጣም አሪፍ እና በጣም አዋጭ ነው። ስለዚህ የተለያዩ ተግባራትን ስናከናውን እነዚህ በሀሳብ ውስጥ በማስገባት መሆን አለበት። ራሳችንን ተገኝተን ካላስፈለገው ወይድ ተሸፍነን ብቻ የሚያስፈልገን ሞቫይል ወይም ኮምፒውተር ከዛ ያላቀ ደግሞ ኢንተርኔት ነው። እነዚህ ሶስቱ ነገሮችን ተጠቅመን ችሎታችንን ማዳበር ለኛ ዋና ሀሳብ ሊሆነን ይገባል። ስለዚህ ዋና የኛ ሀሳብ መሆን ያለበት ምንድነው? በመስመር ላይ መማር ነው። ስለዚህ በመስመር ላይ ስንማር አንደኛው ምን አለን? ካላስፈላጊ ወጪዎችን እንሸፍናለን። ሁለተኛው ጊዜያችንን እንቆጥባለን ማለት ነው። ስለዚህ ይፉ ሁሉ ስላለው ከዛ በበለጠ ደግሞ ድካም አለው። በአካል ሄደን ስንሄድ ስንመጣ ስንሄድ ብዙ ፈተናው ስለሚያጋጥሙን ድካም ድካም ሊሰማን ይችላል። ስለዚህ ድካም ስሜት እንዳይሰማን የሚሻለው ደግሞ በመስመር ላይ መማር ለእኛ በጣም አሪፍና በጣም ጥሩ እንደሆነ ለሰዎች ሊገልጽላቸው እወዳለሁ። እኔም በመስመር ላይ የመስመር ተማሪ ስለሆንኩኝ ማለት ነው። እነዚህ በመስመር ላይ እየተማርኳቸው ከሚገኙ ነገሮች አንደኛው ስለ ኮምፒውተር እውቀት ነው። ስለ ኮምፒውተር የተለያዩ ትምህርቶችን በመስመር ይሰጣሉ። ስለዚህ እነዚህ በመስመር እየተሰጡ ያሉት የተለያዩ ነገሮች ደግሞ እከታተላቸዋለሁ እንዴት አድርጌ መሄድ እንዳለብኝ እንዴት አድርጌ መንቀሳቀስ እንዳለብኝ ብዬ አውቃለሁ እማራለሁ ማለት ነው። ስለዚህ ይሄ አግባብ ያለው ጥራት ያለው ትምህርት እንዲያገኝ ትምህርቶች ቪዲዮ ኤዲቲንግ በመስመር ላይ እማራለሁ እና በመስመር ላይ ቪዲዮ ኤዲቲንግ መማር ደግሞ በጣም ጥሩ ነው። ቪዲዮ ኤዲቲንግ አለማችን ወደ ቪዲዮ በጣም ያልተሰራ ነገር ስላለ ስለሌለ እነዚህ ስራዎች ለመከናወን ግዴታ በመስመር ላይ መማሩ አስፈላጊ ነው። ማለት ነው ስለዚህ በመስመር ላይ ለመማር ብዙ ከበድ ያለ ነገር አይጠይቅም። የሚጠይቀው ምንድነው? ሞባይል ያስፈልጋል ይህ እንደመነሻ ሆኖ ኮምፒውተር ያስፈልገናል። ከኮምፒውተር ወይም ከሞባይል አንዱም መያዝ ይንቆይብናል ማለት ነው። ሌላኛው በመስመር ላይ ለመማር ዋናኛና አስፈላጊ ነገር ኢንተርኔት ነው። ኢንተርኔት ያስፈልጋል ወይም ዋይፋይ ወይ ዳታ መግዛት ይኖርብናል ማለት ነው። ስለዚህ እነዚህ ከሌሉን ግን ለእኛ ከበድ ያለ ነው። ስለ ከከበደ ደግሞ ብዙ ኪሳራ ነው የሚያገኝብናል ብዙ ወጪዎችም ልንዳረግ እንችላለን። ስለዚህ በመስመር ላይ ትማራለህ ለሚለው ጥያቄ እነዚህ የመሳሰሉትን ጠቅሳ ጠቅሻለሁ በመስመር ላይ የምማርባቸው ማለት ነው። ስለዚህ ሰዎች በመስመር ላይ መማር አለባቸው እህትና ወንድሞቼም በመስመር ላይ እንዲማሩ የራሴ የሆነ ድርሻ አለኝ እሱም ድርሻዬንም እየተዋጣሁ ይገኛል ማለት ነው። እንደውም ጥሩ ብር እሰራለሁ የሚል እምነት አለኝ። ስለዚህ እሱን ሰርቼ ደግሞ ወንድሞና ወንድሞቼና እህቶቼ ከራሴ ጋር እያኖርኩኝ ጥሩ ላይቭ ጥሩ ህይወት እንዲኖሩ አረጋኋቸዋለሁ ማለት ነው። ስለዚህ እኔ በመስመር ላይ እማራለሁ ልል እወዳለሁ።

ይሄ ጥያቄ የሚለው ደግሞ በመስታወት ላይ ምን ያህል ጊዜ ታያለህ? ማለት ነው በመስታወት ላይ የምናየው ራሳችንን ነው ወይም የሆነ ነገር ነፀብራቃዊ በሆነ ብርሃን እንመለከተዋለን ማለት ነው። ስለዚህ መስታወት ለዚህ ያገለግለናል አንድን ነገር ደግመን ለመመልከት ወይም ለእኛ የማይታየን ነገር እንዲታየን ግዴታ መስታወት አስፈላጊ ነው ማለት ነው። ስለዚህ እኔ በመስታወት ላይ ምን ያህል ጊዜ ታያለህ ለሚለው መስታወት እኔ አልፎ አልፎ ነው የምጠቀመው እንጂ ብዙ ጊዜ አልጠቀምም የምጠቀመው ጠዋት ጠዋት ነው። ፊቴን እና ፀጉሬን ምናምን ስታጠብ መስታወቱን አያለሁ በመስታወት አይቼ የተበላሸውን ነገርን አስተካክላለሁ እና አስተካክዬ ደግሞ እጠቀመዋለሁ ማለት ነው። ስለዚህ በመስታወት ላይ ምን ያህል ጊዜ ታያለህ ለሚለው በቀን እስከ አምስት ደቂቃ ምናምን ያህል በቀን በሰው ሰውነቴን በመስታወት ላይ እችላለሁ ይሄ ደግሞ በጣም ቀላል ነው። በመስታወት ላይ ብዙ ጊዜ የሚያሳልፉት ብዙ ጊዜ የሚቆዩት አብዛኛው ጊዜ በአለማችን እንደምናየው ሴቶች ናቸው። ሴቶች በጣም በብዛት በመስታወት ላይ ጊዜያቸውን ያሳልፋሉ ራሳቸውን እየተኳኳሉ እያማረባቸው እየተያዩ ምናምን እንደዛ አይነት ነገር ያሳልፋሉ ማለት ነው። ስለዚህ በመስመር ላይ በመስታወት ላይ ምን ያህል ጊዜ ታያለህ ለሚለው በቀን ባይ ባይ ከሶስት ደቂቃ እስከ አምስት ደቂቃ ያህል በመስታወት ላይ ራሴን ላይ እችላለሁ ልመለከት እችላለሁ። ይሄ ደግሞ ያለ ነገር ነው ስለዚህ በመስታወት ላይ ማንነትህን መመልከት በጣም ደስ የሚል እና አሪፍ ነው። ስለዚህ እኔ ደግሞ በመስታወት ላይ ምን ያህል ጊዜ ታያለህ ለሚለው በመስታወት ከሁለት እስከ ሶስት ደቂቃ ያህል ራሴን እመለከታለሁ አያለሁ ማለት ነው። ስለዚህ በማየቴ ደግሞ ያለኝን ነገር አስተካክላለሁ የመስታወት ዋና ጥቅሙ እኮ ራሳችንን ተመልክተን ራሳችንን እንዴት እንደሚያምርብን ራሳችንን ለማወቅ ነው። ይሄ ደግሞ አስፈላጊ ነው። መስታወት ብቻ ሳይሆን የተለያየ መስታወት ያላቸው አሉ ለምሳሌ በሞባይሌ አያለሁ በሞባይሌ በስክሪኑ ማለት ነው ስለሚያሳይ መልኬን አየዋለሁ። ግን መስታወት ደግሞ በይበልጥ አለኝ በሰውነቴ በምታጠብበት ቦታ እዛ ላይ የተቀመጠ መስታወት አለ። እሱን ሁልጊዜ ፊቴን ስለሚያሳየኝ ፊቴን እቆጣጠረዋለሁ በሱ ማለት ነው። ስለዚህ በመስታወት ላይ ምን ያህል ጊዜ ታያለህ ለሚለው ጥያቄ ሴቶች እርግጠኛ ነኝ። ከአንድ ሰዓት በላይ በመስታወት ሊያሳልፉ ይችላሉ። ምክንያቱ እየተኳኳሉ እየተመቻቹ ደግሞ እነሱ ደግሞ ግዴታ ንጽህናቸውን ጥራታቸውን ምናምን መጠበቅ የነሱ ሀላፊነት ስለሆነ ግዴታ ስለሆነ ሴት ልጅ ሊያምርባት ስለሚገባ በመስታወት ላይ ፊታቸውን ያያሉ ማለት ነው። ስለዚህ ፊትን ማየት ደግሞ ለእኛ በጣም ጥሩ እና በጣም አስፈላጊ ተግባር ነው። ስለዚህ በመስታወት ላይ ማንነታችንን እንመልከት እንይ የሚስተካከለውን እናስተካክል አሪፍ መስለን ለሰው መታየት አለብን። ጥሩ መስለን ማለት ነው። ስለዚህ ጥሩ መስለን ካልታየን ጥሩ አይደለም። ጉዳት አለው ስለዚህ እኛ እንመልከት ማንነታችንን ጥራታችንን እንመልከት ፊታችን እንዳማረብንን እንወቅ ካላማረብን ደግሞ እንዲያምርብን ለማድረግ መስታወት ፊት ቆመን ማንነታችንን መመልከት አስፈላጊ ነው። ለምሳሌ እህቴ በመስታወት ላይ የምታሳልፈው ጊዜ ከአርባ ደቂቃ እስከ ስልሳ ደቂቃ ልታሳልፍ ትችላለች ይሄ ማለት ከአርባ ደቂቃ እስከ አንድ ሰዓት ያህል ይወስድባታል ማለት ነው። ይህ የሚወስድባት ስትኳኳል እና ፀጉሯን ስታስተካክል ፊቷን ስትቀባ የተለያዩ ኮስሞቲኮች አይነቶችን በመጠቀም ጊዜዋን ታሳልፋለች ማለት ነው። ስለዚህ ይሄ ደግሞ በሴቶች የተለመደ ጉዳይ ስለሆነ ምንም ልንላቸው አይገባም። እንደውም አጠናክረው ራሳቸውን እንዲንከባከቡ ማድረግ የኛ እንደ ጥሩ ሀላፊነት ተቀብለን እንደ ጥሩ ሀሳብ ይዘን ራሳችንን ብንመለከተው ጥሩ ይመስለኛል ማለት ነው። ስለዚህ በመስታወት ላይ ምን ያህል ጊዜ ታያለህ ለሚለው ጥያቄ በመስታወት ላይ እኔ የማየው በቀን ከሁለት ደቂቃ እስከ አምስት ደቂቃ አያለሁ። ግን እህቴ ደግሞ በቀን ምታየው ከአርባ ደቂቃ እስከ አንድ ሰዓት ያህል መልኳን እያየች በመስታወት ላይ ጊዜዋን ታሳልፋለች ማለት ነው። ይህ በሴት እና በወንድ በጣም ትልቅ ልዩነት ካለ ይሄ ነው ማለት ነው። ስለዚህ አጠቃላይ ወደ አጠቃላይ ሀሳብ ስዞር እኔ ግን በመስታወት ላይ ምን ያህል ጊዜ ታያለህ ለሚለው ጥያቄ በመስታወት ላይ እኔ የማየው ከሁለት እስከ ሶስት ወይም ከሁለት እስከ አምስት ደቂቃ ያለው አያለሁ

ይሄ ጥያቄ የሚለው ደግሞ በስራ ላይ ችግሮችን ትፈታለህ? ይላል። አዎ በስራ ላይ ችግሮችን እፈታለሁ። ችግሮችን እመለከታቸዋለሁ። ለመፍታትም የተቻለኝን ጥረት አደርጋለሁ። እና ይሄ አስፈላጊና ወሳኝ ነገር ስለሆነ ማለት ነው። ችግሮችን በስራ ያጋጥማሉ አያጋጥሙም አይባልም። ለምሳሌ በስራ ውስጥ ከሚያጋጥሙን ችግሮች አንደኛው ከደንበኞች ጋር፤ ከከስተመሮች ማለት ነው ከደንበሮች ደንበኞቻችን ጋራ፤ በጣም ችግር ሊያጋጥም ይችላል። ለምሳሌ የደንበኛ እርካታ የከስተመር የደንበኞች እርካታ። ከሌለ በስራው ላይ በጣም ችግር ችግር አለ ማለት ነው። ይህ ትልቅ ችግር የሚፈጠረው ማስተካከል ይኖርብናል ማለት ነው። ሁለተኛው ደግሞ በስራ ላይ ችግሮች የሚፈጠሩት ደግሞ ኪሳራ ሊያጋጥም ይችላል። በስራ ጊዜ እና በስራ ጊዜያችንን ኪሳራ ካጋጠመብን በጣም ትልቅ ችግር ስለሆነ፤ ያ ችግር ለመፍታት ደግሞ እኛ የተሻለን የታሻለውን ነገር መፍትሄ ወደ ማምጣት መሄድ ይጠበቅብናል። የተሻለ ውጤትን ለማምጣት ደግሞ የተሻለ ስራን መስራት ይጠበቅብናል ማለት ነው። ስለዚህ ሰዎች በስራ ላይ በጣም ብዙ ችግሮች ያጋጥማቸዋል። እነዚህ ችግሮች ደግሞ ከደንበኞች ሊመጡ ይችላሉ። ከዚያ ደግሞ ከሰራተኞችም ችግር ሊመጣ ይችላል። ለምሳሌ ስራው ሰራተኞችን ከተባረሩ ከዛ ደግሞ ስራ ደንበኞቻችን ካልረኩ። ሰራተኞች ደግሞ ስራቸውን በአግባብ ካልተወጡ፤ እንዲሁም የገንዘብ ኪሳራ ስራውን ካጋጠመበት ይህ ችግሮች ይባላሉ ማለት ነው። እነዚህ ችግሮች ግን መፍታት አስፈላጊ ነው። ይሄ አስፈላጊ ያልኩት ምክንያት ደግሞ ይሄን ለመፍታት ደግሞ የአመራር ሚና በጣም ወሳኝ ተግባር ነው። የአመራር ሚና ለዚህ ለዚህ ያገለግላል። ችግሮች ባጋጠሙ ጊዜ በአግባቡ በስርዓቱ እውቀት ባለው መልክ ለመቀየር ስንሞክር እኛ በጣም ጥሩ ነገር እንሰራለን፤ በጣም ጥሩ ነገር እናጠናቅቃለን፤ የሚል እምነት አለኝ። ስለዚህ ሲያጋጥሙን እነዚህ ችግሮች በስርዓት፣ በስርዓት ማለት ነው። ያለምንም እንከን፣ ያለምንም ችግር ሊናከናውን ይገባናል። ስለዚህ እኛ ሰዎች በስራ ላይ ችግሮች ይገጥሙናል በስራ ላይ ችግሮችን መፍታትም ይጠበቅብናል እኔ በስራ ላይ ብዙ ችግሮችን አጋጥሙኝ ያውቃሉ። እነዚህ ካጋጠሙኝ ችግሮች ለማጥቀስ ያህል ለምሳሌ የደንበኞችን እርካታ አለማግኘት ማለት ነው። ደንበኞችን አልረኩም የሆነ ጊዜ እኔ በስራዬ ካጋጠመኝ ማለት ነው። ሌላኛው ደግሞ የገንዘብ ኪሳራ አጋጥሞኛል። የገንዘብ ኪሳራ ደግሞ አንዱ ለስራችን በጣም ትልቅ ተጽዕኖ ያለው ነገር ነው። ስለዚህ በስራ ላይ ችግር ችግሮችን ያጋጥማሉ። እነዚህ ለመፍታት ደግሞ የመሳሰሉትን ነገር ማከናወን የግድና የግልድ ሊሆንብን ይገባል ማለት ነው። ስለዚህ በስራ ላይ ችግሮችን መፍታት የአዋቂ ነገር ነው። በስራ ላይ ችግሮች ሲያጋጥሙ እንዴት እንፍታቸው ለሚለው ነገር በስራ ላይ ችግሮች ሲያጋጥሙን አንደኛው አብ በማስተዋል መሆን አለበት። በችኳላ የሆነ ነገር መወሰን የለብንም። ተናደን ወይም የተለያየ ለምሳሌ ተናደን ስራውን መዝጋት፣ ተናደን የደንበኞች ወይም የእነዚህ ሰራተኞችን ዋጋቸውን የሰራተኛ ክፍያን አለመክፈል፤ ወይም ሰራተኛ ማባረር ይሄ ሊሆን አይገባም። ይሄ የማስተዋል ችሎታ ሊያድርብን ይገባን ማለት ነው። ሌላኛው የምንፈታው መልክ በውይይት መሆን አለበት ተወያይተን ወንበር ላይ ቁጭ እንዴት? አድርገንስ ብንፈታው ስራው ጥሩ ይሆናል የሚለውን ነገርን በሀሳብ ውስጥ ማስገባት ለእኛ አስፈላጊና ወሳኝ ነገር ነው። ስለዚህ በስራ ላይ ችግሮችን ሲያጋጥሙን ስራዎችን እንዴት በስራ ላይ ያጋጠሙን ችግር እንዴት እንፍታቸው ብለን ማሰብ ለእኛ አስፈላጊና ወሳኝ ተግባር ነው ማለት ነው እና ይሄንን ያህል ካልኩኝ፤ ስለዚህ ሀሳብ በጣም ጥሩ የሆነ ሀሳብ ሰጥቻለሁ። እና ይሄ ሀሳብ ደግሞ ልትቀበሉት ወይም ፈትሻችሁ ልትመረምሩት ይገባል። ምክንያቱም የአንዷ ሀሳብ ከሌላው ሀሳብ ስለሚቀያየር ማለት ነው። ወደ መጨረሻ ሀሳብ ማጠናቀቅ ሲሄድ ግን በስራ ላይ ችግሮችን ትፈታለህ? ለሚለው ጥያቄ አዎ ይሄ ያሰማረኝ አባቴ ነው። አባቴ እንዴት አድርጎ ችግሮችን እንደሚፈታ ሲማር፣ ሲገነዘብ ስለነበርኩኝ የእሱ አሰርን በመከተል በስራ ላይ ችግሮችን እፈቺ ወይም በስራ ላይ ችግሮችን የሚፈታ ሰው ነኝ።

ሃይማኖታዊ ግብር ታከብራለህ ለሚለው ጥያቄ? አዎ ሃይማኖታዊ ግብሮችን ሃይማኖታዊ በዓላትን የተለያየ ነገሮችን አከብራለሁ። የማከብር ደግሞ ለኔ በጣም ጥሩ ነው ሃይማኖታችንም ስለሚፈቅደው ማለት ነው። እና ሃይማኖታዊ ግብርን አከብራለሁ እና በማክበረም ደግሞ ደስታ ይሰማኛል። ምክንያቱም ሃይማኖታዊ ግብር በጣም በዛ ያሉ የሃይማኖት ግብሮች አሉ። ከእነዚህ ለመጥቀስ ያህል ለምሳሌ ከእነዚህ ሃማኖታዊ ግብርን ከሚባለው በዓላት ናቸው። በዓላትን ማክበር በዓላት ለምሳሌ ቅዱስ ዮሐንስ ሊሆን ይችላል። ልደት ሊሆን ይችላል የጌታችን የመድኃኒታችን የኢየሱስ ክርስቶስ የተወለደበት ቀን ሊሆን ይችላል። ጥምቀት ሊሆን ይችላል ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያ ሰማያት ወርዶ የተጠመቀበት ማለት ነው። ሌላው ደግሞ ትንሳኤ ማለት ነው። ሌላው ይሄ ትንሳኤ የምንለው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ የተነሳበት ትንሳኤውን ያበሰረብን ቀን እናከብራለን እሁድ ቀን ነው የሚውለው ይህም እናከብራለን። ሌሎችም አሉ እንደ በራቅ ሊጦስ የመሰል በዓላቶችን እንዲሁም የእመቤታችን የንጽህተ ንጹሃን ድንግል ማርያም በዓልም። ልደት ልደት አንድ ቀን ጉንበት አንድ ቀን ይከብራል እና ይሄንንም አከብራለሁ። ስለዚህ እነዚህ በዓላቶችን ማክበር ግዴታ በሃይማኖታው ወሳኝ ነው። ለምሳሌ አንድ ሙስሊም አረፋ ምናምን የሚባሉ በዓሎቶችን አሉት። እነዚህን ማክበር ግዴታው ነው። ሃይማኖት ያስገድደዋል ሌላ እምነችም ሊሆን ይችላል እነ ካቶሊክ የመሰሉ ሊኖሩ ይችላሉ። እነዚህ ደግሞ የራሳቸውን ማክበር አለባቸው ማክበር ጥሩ ነገር ስለሆነ ማለት ነው። ስለዚህ እናክበር ማክበሩ ለእኛ በጣም ጥሩ ነገር ስለሆነ። ብናከብር ለእኛ የተሻለና የተሻለ መስለው ይታየኛል። ሌላዎች ደግሞ ሃይማኖታዊ ግብር ከሚባል ነገሮች በዓላትን ካለን ሌላው ደግሞ አጽዋማትን ነው። አጽዋማት ደግሞ በኦርቶዶክስ ይሁን በሙስሊም እምነት እንዲሁም በደለዮ እምነቶችን አጽዋማቶች አሉ። እነዚህ በአጽዋማችሁ ደግሞ ግብሮችን ማክበር አለብን መጾም አለብን። ለምሳሌ ሮብና አርብ ዛሬ አሁን ቀኑ ቅዳሜ ነው ትናንት ግን አርብ ነበር ጾም ነበር እና መጾም በጣም አስፈላጊ ነው። ምክንያቱም ሃይማኖታችንን ማክበሩ ለእኛ አስፈላጊና እንደ ግዴታ ነገር አስበን የምንጠቀመው ተግባር ቢሆን። እኔ ሰዎች ልመክራቸው የሚፈልገው ነገር ይሄ ነው። እና በዓላቶችን እናክብር እናከብራቸው በዓላቶች ስናከብር አጽዋማትን ስናከብር ሃይማኖታዊ አክባሪ ተብለን እንያያዛለን ማለት ነው። ስለዚህ እኔ በአጭሩ ወደ ሀሳብ ማስጠናቀቅ ስለ ሃይማኖታዊ ግብር ታከብራለህ ለሚለው? አዎ በዓል ሃይማኖታዊ ግብርን አከብራለሁ ማከብረው ደግሞ ከቤተሰቦቼ ጋር ሊሆን ይችላል። ከጓደኞቼ ጋርም አብረን ልንሆን ይችላል። ለምሳሌ ያለፈውን ጥምቀት የሁለት ሺህ አስራ ስምንት ጊዜ ያከበርኩት በአዲስ አበባ ነው። ከአዲስ አበባ አሁኔ ከአክስቴ ጋር ሆኜ ነው የጥምቀት ቀን ያሳለፍኩት ማለት ነው። እና ከብዙ ህዝቦች ጋር ሆነን ስንጫወት ስንፈነድቅ ስንዘምር ደስ የሚል ቀን ነው። ያሳለፍነው ስለዚህ ይሄ ደግሞ በጣም በጣም ደስ የሚል በጣም ደስ ያለኝ ነገር ነው ማለት ነው። ሃይማኖታዊ ግብር የማያከብር ሰው ጥሩ አይደለም። እያንዳንዱ ሰው ሃይማኖት አለው የሚከተሉ የራሱ አለው። ዝም ብሎ እንደ ከብት አይደለም የምንኖረው። እዚህ አለም የሆነ ፈጣሪ አለ። እሱ ፈጣሪ ደግሞ ልናምንበት ይገባል አሁን እንደኔ እምነት በኦርቶዶክስ ስለሆነ በአምላክ መኖር አምናለሁ። አምላኬም ከሰማያ ሰማያት ወርዶ ከቅድስት ድንግል ማርያም የተወለደው አለምን ለማዳን በእለተ አርብ በመስቀልን የዋለው እንዲሁም በ ከሙታ ተለይቶ የተነሳውን እሱን አምነዋለሁ እሱን አመልክዋለሁ ማለት ነው። ስለዚህ ይሄ አምላኬ ደግሞ እዚህ ምድር ወርዶ ያሳልፋቸውን መልእክታቶችን ሀሳቦችን ሁሉ ነገርን ተግባራውን ለማድረግም እሞክራለሁ ማለት ነው። ስለዚህ ሃይማኖታዊ ግብር ታከብራለህ ለሚለው ጥያቄ? ሃይማኖታዊ ግብር አከብራለሁ አዎ ልል እወዳለሁ። የምናከብረው ደግሞ ከጓደኞቻችን ሊሆን ይችላል። ከቤተሰቦቻችን ጋርም ሊሆን ይችላል ዛሬ ያከበርኩት አሁን ከጓደኞቼ ጋር በመሆን ነው። ምክንያቱም ቤተሰቦቼ ራቅ ያሉ ቦታ ስለሆኑ። እነሱን ሄጄ ወደ እነሱ ለመሄድ በጣም ስለሚከብደኝ። እዚህ ኢትዮጵያ ወይም አዲስ አበባ ሆኜ ነው የማከብደው ማለት ነው። ስለዚህ ይሄ ደግሞ እኔ በጣም ደስተኛ እንድሆን ያደርገኛል። እርግጥ ናፍቆት አለ ከቤተሰብህ ጋር ስትለይ ግን መቻል ነው። ስለዚህ ወደ ዋና ሀሳብ ስመለስ ሃይማኖታዊ ግብር ታከብራለህ ለሚለው ጥያቄ? አዎ ሃይማኖታዊ ግብርን ማክበር እወዳለሁም አከብራለሁም ልል እወዳለሁ

ይሄ ጥያቄ የሚለው ደግሞ የትርፍ ጊዜ ማሳለፊያዎችህ ምንድን ናቸው ይላል? ማለት በትርፍ ጊዜ የት ቦታ ታሳልፋለህ ወይም ምን አይነት ስራ እየሰራህ የቀረውን ጊዜህን ታሳልፋለህ ማለት ነው። በአጭሩ ይሄ ጥያቄ ስናጠናቅቀው። እና እኔ የትርፍ ጊዜ ማሳለፊያዎች የምጠቀማቸው በተለያዩ መልኮች ቦታዎችን አሳልፋለሁ። ለምሳሌ እኔ ካማሳልፋቸው የትርፍ ጊዜ ወይም የእረፍት ሰዓቴ አንደኛ በመዝናኛዎች ቦታዎች ነው። እና እኔ በመዝናኛው የሚሆን ቦታዎች ሄጄ እዝናናለሁ የተለያዩ ተፈጥራዊ የሆኑ ነገረቾን እያደነቁ ራሴን በጣም ከፍ አደርጋለሁ ማለት ነው። ሰዎች የተለያዩ በትርፍ ጊዜያቸው የተለያዩ ተግባራትን ሊያከናውኑ ይችላሉ። ስለዚህ እነዚህ የሚያከናውኑትን ተግባራት ደግሞ ስርዓት በተሞላው እና ደስ በሚል መልኩ ሊያዘጋጁት ይገባል ማለት ነው። የትርፍ ጊዜ በጣም ምርጥ እና በጣም አዋጭ ነው። በተለይ በትርፍ ጊዜያችንን የቢዝነስ ስራዎችን ብንሰራ ለእኛ ትልቅ ድርሻ አለው።

ትንሽ ስህተት አለው ይሄ ጥያቄ። የሚለው ምን መሰላችሁ የቤትህ ጣሪያ ምን የተሰራ ነው? የሚለው፤ ስለዚህ ምን ከሚሆን ከምን ቢሆን በጣም የተሻለ ይሆናል። ምክንያቱም ትክክለኛ ሀሳብ የሚያስተላልፍ 'ከ' ከተጨመረበት ነው። ምን ከሚለው ላይ ማለት ነው። ስለዚህ ስናስተካክለው የቤትህ ጣሪያ ከምን የተሰራ ነው? ለሚለው፣ አንደኛው የኔ የቤቴ ጣሪያ የተሰራው ፎቅ ነው ቤቴ ማለት ነው፤ እና ፎቅ ስለሆነ ደግሞ ላዩ በተለያዩ ስሚንቶዎች በስሚንቶ የተሰራ ነው። ስለዚህ ቆርቆሮ አይደለም ማለት ነው። በስሚንቶ ላይ የተሸፈነ ነው። ይሄ የሆነበት ምክንያት ደግሞ የቤቱ የራሱ የሆነ አሰራር ስላለበት ነው። ስለዚህ የተለያዩ ቤቶች የተለያየ የጣሪያ ከተለያየ የጣሪያ አይነትም ሊሰሩ ይችላሉ። ለምሳሌ ለመጥቀስ ያህል የቤት የአጎቴ ቤት የተሰራው የጣራው ከእንጨት ነው። ከእንጨት ነው የተሰራው እና በጣም ነው የሚያምረው እና ይሄ የሚያምርበት በጣም አሪፍ ደስ የሚል የሆነ የቤት ጣሪያ አለው።

ይሄ ጥያቄ ደግሞ ምን ይላል ስንት ቋንቋ ትችላለህ ይላል? ቋንቋ በጣም ለሰው ልጅ አስፈላጊ ነው። አስፈላጊ የሆነበት ምክንያት ደግሞ አንድ ማህበረሰብ ከሌላ ማህበረሰብ ወይም አንድ ሰው ከሌላ ሰው የሚግባባበት በቋንቋ ስለሆነ ማለት ነው። ድሮ ቋንቋ ከመፈጠር በፊት ሰዎች በምልክት ሊግባቡ ይችላሉ። ግን ይሄ ደግሞ በጣም ውጤታማ አይሆንም እያንዳንዱ ነገር በምልክት ማስረዳት አንችልም። ወይም በተለያዩ ነገሮችን ስሜታችንን ብንገልጽም ያን ያህል እርካታ የለውም ማለት ነው። እና ቋንቋ ማወቅ ለእኛ ሰዎች በጣም አስፈላጊ ነው። ብዙ ብዙ ሰዎች እንዲያውም ከስምንት ሰባት ቋንቋ የሚችሉ አሉ። እነዚህ ሰዎች ቢሄዱበት ሁሉ ይናገራሉ። በተለይ እነዚህ ትላላቅ የሚባሉ አለም አቀፋዊ የሆኑ ቋንቋዎችን ማወቅ ለእኛ በጣም አስፈላጊና አስፈላጊ ነው ልል እወዳለሁ። እና እኔ የዚህ ሀሳብ ደስ የሚል ሀሳብ ነው። ስንቱ ቋንቋ ትችላለህ የሚለው? አራት ቋንቋ እችላለሁ። እነዚህ አራት ቋንቋ የመጀመሪያው እንግሊዘኛ ነው። እንግሊዘኛ ቋንቋ እችላለሁ መስማትም መናገርም እችላለሁ ማለት ነው። ስለዚህ በእንግሊዘኛ ደግሞ ከሰዎች በብዙ ነገር እግባባለሁ በመግባባቴም በጣም ብዙ ነገር ጥሩ ነገር ሰርቻለሁ ማለት ነው። እና ጥሩ ስራዎችን ለመስራት ከሰዎች ጋር ለመግባባት የግድ ቋንቋ ያስፈልገናል ማለት ነው። ሁለተኛው ደግሞ እኔ የምችለው ወይም የተወለድኩበት ቋንቋ በጣም የምናገረው አማርኛ ቋንቋ ነው። አማርኛ በጣም ነው የምትችለው በጣም እወዳለሁ። ምክንያቱ ያደኩበት ቋንቋ ስለሆነ ይሄ በጣም ደስ የሚል ነው። እንደውም እንደ ኢትዮጵያ ስንሄድ አብዛኛው የኢትዮጵያ ሰው በአማርኛ ተናጋሪ ነው። አማርኛ የማይሰማ ሰው የለም። ቢባልም እውነት ነው። ምክንያቱም ሁሉ የኢትዮጵያ ሰው እንደ ለምሳሌ በአለም ደረጃ ከሄድን ሁሉ ሰው የሚናገርበት እንግሊዘኛ ሊችል ይችላል። አልፎ አልፎ እንደ ኢትዮጵያ ላይ ደግሞ አማርኛ ይችላል። ሌተኖች ሀገር ስትሄድም የየራሳቸው የሆነ ቋንቋ አላቸው ማለት ነው። ይሄ ደግሞ አማርኛ እኔ በጣም የሚያውቀው የተወለድኩበት ነው። ሌላ ደግሞ ከተወለድኩበት ከምችላቸው ቋንቋ በደንብ የምንናገራቸው ደግሞ ትግርኛ ነው። ትግርኛ ደግሞ በጣም እወዳለሁ። ትግርኛ በጣም ተናጋሪ ነኝ። በትግርኛ ደግሞ በጣም ብዙ ከእሱ ብዙ ሰዎች ጋር እግባባለሁ። የተለያዩ ቦታ ሄጄ መኖር እችላለሁ በትግራይ ቦታዎች የሆኑት ማለት ነው። ይሄ ያደረገን ምክንያት ትግርኛን በአግባቡ በሚገባ በመቻሌ ምክንያት ነው። ስለዚህ ሰዎች በጣም ብዙ ቋንቋ ቢያውቁ ጥሩ ይመስለኛል። ሌላው ደግሞ ግእዝ ቋንቋ እችላለሁ። ግእዝ ቋንቋ በኢትዮጵያውያን በጣም በሃይማኖት የሚታወቅ ቋንቋ ነው። ስለዚህ እንዲያውም አሁን አሁን ግእዝ ቋንቋ እንዳይጠፋ በተለያዩ ትምህርቶችን እየተሰጠ ይገኛል በዩኒቨርሲቲዎች ይሰጣል። በተለያዩ ነገሮች እየተሰጠ ይገኛል ስለዚህ ግእዝ ቋንቋ በጣም ልናውቅ ይገባናል እንደ ኢትዮጵያውያን ማለት ነው። ምክንያቱም የድሮ መጽሐፍቶቻችን በሙሉ የተጻፉትን በግእዝ ነው። በግእዝ እየተተረጎሙ ነው ያሉት እንጂ ወደ ኢትዮጵያ ወይ ወደ አማርኛ እየተተረጎሙ ስለሆኑ ይሄ በጣም ደስ የሚል ነው። የድሮ ጽርአ ቋንቋ የተለያየ አባቶቻችን ወደ ግእዝ ቀየሩ ግእዝ ደግሞ አሁን ወደ አማርኛ እየተተረጎመ ይመጣል ማለት ነው። ይሄ የምችለው አራተኛ ቋንቋዬ ነው። በቅርቡ ደግሞ እየተማርኩት ያለውን አረብኛ ነው። አረብኛ ደግሞ ለማወቅ በጣም ብዙ ጥረት እያረኩኝ እገኛለሁ። ማታ ማታ አጥናለው ሁል ጊዜ አረብኛን በማጥላት በማጥናት ላይ እገኛለሁ ማለት ነው። ስለዚህ አረብኛን ማወቅ ለእኛ አስፈላጊ ነው። ምክንያቱም ብዙዎች የአረብ ሀገሮች ከኢትዮጵያ ጋር የንግድ ትስስር አላቸው። እና ይሄ የንግድ ከፍተኛ የላቀ ትስስር ስላላቸው አረብኛን ብናውቅ ለእኛ በጣም ጥሩ ይመስሎ ይታየኛል። ምክንያቱም እያንዳንዱ ሰው ወደ አረብ ይሄዳል ወደ ሳውድ አረቢያ ወደ የመን ምናምን የተለያዩ ቦታዎችን ይሄዳል። ስለዚህ ወደ እነዚህ ቦታ ሄዶ የተለያየ የንግድ ስራዎችን ስለሚያከናውን በጣም የሚጠቅመው ቋንቋውን በደንብ ቢችለው ነው ማለት ነው። ስለዚህ የአረብኛ ደግሞ በቅርቡ በዚህ ሶስት አራት ወር ውስጥ በጣም ከፍተኛ የአረብኛ ተናጋሪ እንደሚሆን ባለ ብዙ ተስፋ ነኝ። ስለዚህ እኔ የምችላቸው ቋንቋ አማርኛ ትግርኛ እንግሊዘኛ ግእዝ እችላለሁ

እኔ በዚህ ስራ ለምን ያህል ጊዜ በዚህ ስራ ሰርተሃል? የሚለው በዚህ ስራ ስንል የኦንላይን ስራ ማለት ነው። አሁን እየሰራሁት ያሉት ስለንኪዮ ቮይስ ኤአይ የተባለ በተባለ ድህረ ገጽ። ወይም መተግበሪያ ብሮዘር ነው እየተጠቀምኩኝ ወይም እየሰራሁኝ ያለሁት ማለት ነው። በዚህ ደግሞ ጥራት ያለው የሆነ እየሰጠሁኝ እያበረከትኩኝ አገኛለሁ። እና ጥራት ያለው ነገርን በመስጠቴ ደግሞ ጥራት ያለውን ነገርን አገኛለሁ ይከፈለኛል። ማለት ነው ስለዚህ ይህንን ለምን ያህል ጊዜ ሰርተሃል ቢባል ለአንድ አመት ያህል ሰርቻለሁ። ስለዚህ ይህንን ስራ በዚህ ፕላትፎርም ወይም በዚህ መተግበሪያ ሳይሆን በተለያዩ መተግበሪያዎች የተለያየ ስራዎችን እንደዚህ አይኖች የመሳሰሉ ስራዎችን ሰርቻለሁ። እና ይሄ ደግሞ ለኔ በጣም ጥሩ ግብአት ሆነኛል። አንደኛው እንደዚህ አይነት ስራዎች መስራት ዋናኛው ጥቅማቸው ከአንደኛው ብዙ ጉልበት አናወጣም። ብዙ ጉልበት ሳናወጣ በቀላሉ ነው የምንጠቀመው። ለምሳሌ የጉልበት ስራ ከሆነ ሰውነታችን በጣም ሊደክም ይችላል። ሰውነታችንን ከሚደክም ደግሞ እንደዚህ አይነት ስራ ብንሰራ ለገቢም የተሻለ ገቢ እናገኛለን። ከዛም በቀላሉም እንቀየራለን ማለት ነው። ሰዎች ሙሉ ቀን እየለፉ ሲውሉ እኛ ግን በአጭር ጊዜ ውጤታማ እንሆናለን። ስለዚህ ውጤታማ ለመሆን እንደዚህ አይነት ስራ ብንሰራ እኔ በጣም የተሻለ ይመስለኛል። ሁለተኛው ደግሞ እንደዛ አይነት ስራ መስራት ለምናበረክተው ድርጅት በጣም ከፍተኛ ዋጋ አለው። ምክንያቱም አለማችንን እነዚህን የተከፈቱት እንደ ስለንኪዮ ቮይስ ኤአይ የተፈጠረው የኛን ችግር በቀላሉ ለመፍታት ነው። ስለዚህ ችግር ለመፍታት እስከሆነ ድረስ ደግሞ ለእነዚህ ደግሞ እኛ ያለንን ያለንን በምናውቀው ነገር እያገዝኩኝ በማውቀው ነገር እየሰራሁኝ እገኛለሁ ማለት ነው። ስለዚህ አንደኛው ይሄ ስራ በመስራቴ ገቢ አገኛለሁ። ሌላው ደግሞ አለምን በቀላሉ አንድ ችግርን እፈታለሁ ማለት ነው። ስለዚህ እኛ ሰዎች ችግር ፈቺ መሆን አለብን። ማለት ነው ስለዚህ አንዱ አለማችንን ከምናግዛት ወይም ችግርን ከምንፈታባቸው መንገዶች አንዱ ይህንን ስራ በመስራት ሊሆን ይችላል ማለት ነው። እና ይህንን ስራ እየሰራሁ ነው ያለሁት። አሁን ደስ ይለኛል ይህንን ስራ በመስራቴ ደግሞ ማለት ነው። እና ሰዎች በሚገባው ነው ያንን ስራ በአግባቡ ማጠናቀቅ እና መስራት ይገባቸዋል። ምክንያቱም እስከተከፈለን ድረስ ንጹህ የሆነ ደስ የሚል ጥራት ያለው ነገር ነገር ማበርከት አለብኝ። ብዬ አምናለሁ። እኔ ሰዎችም እንደዚህ አይነት እንደኔ አይነት አስተሳሰብ ይዘው የተለያየ ነገሮችን ደስ በሚል ነገር ሊያበረክቱ ይገባል። እኛንም እያበረከትን እኔም እያበረከትኩኝ ስላለው ማለት ነው። ስለዚህ እንደዚህ አይነት ነገር ማበርከት ለእኛ በጣም ትልቅ ደስ የሚል ገጸ በረከት እንደሚባል ነው ማለት ነው። በኢትዮጵያውያን ገጸ በረከት ማለት ለአንድ ነገር እንደ አማሃ እጅ መንሻ እንደ መስጠት ማለት ነው። ይሄ ደግሞ እንደ እጅ መንጫ ብቻ ሳይሆን ደስ የሚለው ነገር ባለኝ ነው እየተጠቀምኩት ያለሁት እኔ የቻልኩትን ነው ልምሰልኝ እኔ በዚህ በአማርኛ ለኤአይን አማርኛን አሰለጥናለሁ ማለት ነው። ስለዚህ ሳሰለጥን ኤአይ ደግሞ ምን ያደርጋል። የማህበረሰቡን ችግርን በቀላሉ ተረድቶ እንዲፈታው ያደርገዋል ማለት ነው። ስለዚህ ይህ ደግሞ ሁለቻ የምንጠቀምበት ስለሆነ ማለት ነው። እና በዚህ እንደዚህ አይነት ስራዎች ከአንድ አመት እስከ ሁለት አመት ስራዎችን ሰርቻለሁ። የራሴ ሊሆን ይችላል። ወይም ተቀጥሬም ሊሆን ይችላል። ማለት ነው ስለዚህ በእንደዚህ አይነቶችን መተግባሪያዎችን እየሰራሁ እገኛለሁ። አሁንም እሰራለሁ ቀጣይም እሰራለሁ። እስካለ ድረስ ማለት ነው ስለዚህ ይሄ ለእኛ በጣም ትልቅ ትልቅ እድል ነው ትልቅ እድል ስለሆነ ደግሞ ጥሩ ነገር ማበርከት ደግሞ የኛ ሀላፊነት ነው ማለት ነው። ስለዚህ ለመጨረሻ ያህል ወይም ሀሰባችንን ለመጣናቀቅ ከሄድን ወደ ጥያቄው እንመለስና ጥያቄውን ልንፈትሸው ይገባል። ስለዚህ ምን ይላል ለምን ያህል ጊዜ በዚህ ስራ ሰርተሃል? ስለሆነ በዚህ ስራ ማለት ድምጽን ሪከር እያደረግክ እየቀረጽክ ለስንት ጊዜ ሰርተሃል። ስለሆነ እኔ በዝህ መተግበሪያ ከሁለት ሳምንት ወይም ከአንድ ወር በላይ አልሰራሁም

ይሄ ጥያቄ ደግሞ የሚለው ከጎረቤቶችህ ጋራ ጥሩ ግንኙነት አለህ ይላል? እና ደስ የሚሉ ጥያቄ ነው። እንደዚህ ፍቅር የተሞላበት ጥያቄ መመለስ እኔ በጣም ደስ ይለኛል እና በጣም ደስ የሚል ነገር ነው። እና እኔ ሁል ጊዜ ደስ የሚለኝ ነገር ቢኖር ከጎረቤችህ ጋር ያለኝ ጥሩ ግንኙነት ነው። ከጎረቤቶቼ ጋራ በጣም እስማማለሁ ጎረቤቶቻችን በስርዓት ልንይዝባቸው በስርዓት ተንከባከበን ልንይዝባቸው ከእነሱ ጋር ፍቅር ሊኖረን ይገባል። ምክንያቱም ከቤተሰቦቻችን ይልቅ ለእኛ በጣም ቅርቦቹ ጎረቤቶች ናቸው። ምክንያቱም ጎረቤታችን ስለእኛ ብዙ ነገርን ስለሚያውቅ። ከተጣላን ሊጎዳን ይችላል። ካልተጣላነው ወይም ከጎረቤታችንን ጥሩ ፍቅር ካደረግን ደግሞ ለእኛ ጥሩ ነገርን ሊያበረክትልን ይችላል ማለት ነው። ለምሳሌ እኛ በሌለን ጊዜ ቤቱን የሚጠብቁልን ጎሮቤቶቻችን ናቸው። ጎሮቤቶቻችን ግን ከተጣላን ግን ቤቶች ቤታችንን አይጠብቁልንም በዚህ ምክንያቱም ወደ ቤታችን የተለያዩ ነገሮችን ሊገቡ ይችላሉ ማለት ነው። ስለዚህ ከጎሮቤቶቻችን ጋራ ጥሩ የፍቅር ጊዜ ማሳለፍ ለእኛ በጣም ጥሩ ነው። ጥሩ ግንኙነትን መፍጠር ለምሳሌ በበዓላትን መገናኘት። ለምሳሌ በዓለ ቅዱስ ዮሐንስ ከሆነ ለምሳሌ በጥምቀት እንደ ትንሳኤ የመሳሰሉ ነገሮች ጎሮቤቶቻችን ጋራ አብረን ስናሳልፍ በጣም ደስ ይላል። ከእነሱ ጋርም በጣም ብዙ ነገር እንማራለን ማለት ነው። ምክንያቱም ሰዎች እዚህ አለም ስንኖር ዋናው ማትረፍ ያለብን ነገር ፍቅር ነው። ፍቅር ማትረፍ አለብን እዚህ አለም ልንዋደድ ይገባናል። ተዋደንም ደግሞ ጥሩ ነገር መስራት አለብን ማለት ነው። ካልተዋደድን ግን ጥሩ ነገርም መስራት አንችልም። ስለዚህ ሰዎች በዚህ አለም ሲኖሩ ጥሩ ነገር እንዲሰሩ ልናበረታታ ይገባል ስለዚህ ጥሩ ነገር ስንሰራ ጥሩ ነገርን እናገኛለን ማለት ነው። ሌላኛው ከጎረቤታችን ጋር አጥሩ ግንኙነት ከፈጠርን በስራ ነገር እንቀያየራለን ስራ ያግዙናል። ስራ ደግሞ ሲያግዙን ለኛ በጣም ትልቅ ነገር ነው። ስራ የሚታገዘው በጉልበት ብቻ ሳይሆን በአስተሳሰብም ሊያግዙን ይችላሉ። ሌላኛው ደግሞ ከጎረቤቶቻችን ጋራ ጥሩ ግንኙነት መፍጠር ያለብን ምክንያት ደግሞ በሀዘን ጊዜ የሚደርሱልን ከቤተሰብ ቀድሞ የሚገኝልን ጎረቤቶቻችን ናቸው። ጎረቤቶቻችን ቀድሞ ስለሚገኙልን በሀዘናችን ጊዜ ያጽናኑናል። ስለዚህ አጽናኝ ደግሞ ያስፈልገናል ማለት ነው። ስለዚህ የሚያጽናናን ከጎሮቤቶቻችን ጋራ ጥሩ ግንኙነት ካለን ነው። እንጂ ከቤተሰቦቻችን ወይም ከጎረቤቶቻችን ጋራ ጥሩ ግንኙነት ካለን ግን በሀዘን ጊዜም ብቻችን ነው የምንሆነው። በደስታችን ጊዜንም ብቻችን ነው የምንሆነው። ስለዚህ ብቻውን የበላ ደግሞ ብቻውን ይሞታል የሚባል ምሳሌያዊ ንግግር አለ። ስለዚህ ብቻውን የበላ ብቻውን ይሞታል ይባላል። ስለዚህ ብቻችንን እንዳንሞት ብቻችንን መብላት የለብንም። ከጎረቤታችን ጋራ ሆነን ጥሩ ፍቅር ጥሩ ግንኙነት ማሳለፍ ይጠበቅብናል ማለት ነው። ስለዚህ ከጎረቤቶቻችን ሌላ ደግሞ ለምሳሌ እኔ ልጅ ካለኝ ህፃን ካለኝ እኔ የምተወው ያ ህፃን ውላዴ ልጄ በጎረቤቴ ነው ስለዚህ ጎረቤቴ እኔ ከስራ እስክመለስ ወይም ስራ ሰርቼ እስካጠናቅቅ ድረስ ጎረቤቶቼ ይይዙልኛል ማለት ነው። ስለዚህ እነዚህ ይዘው ጎረቤቶቼ ደግሞ ልጄን ጠብቀው አቆይተው ይሰጡኛል። ይሄ ደግሞ ስራዬን በአግባቡ ለመወጣት ያግዘኛል ማለት ነው። ስለዚህ ከጎረቤቶችህ ጋር ጥሩ ግንኙነት መፍጠር አንደኛው ጥሩ ገቢን እንሰበስባለን ብዙ ነገር ከእነሱ ስለምንማር ማለት ነው። ሌላው ደግሞ በሀዘን ጊዜያችንን ስለሚገኙልን በሀዘን ጊዜያችንን ፈጥነው ያጽናኑናል ማለት ነው። ስለዚህ ፈጥነው እንዲያጽናኑን ደግሞ ከጎረቤቶቻችን ጋራ ጥሩ ግንኙነት መፍጠር ዋነኛና የመጀመሪያ ሀሳብ መሆኑን ተረድተን ክጎረቤቶቻችን ጋራ ጥሩ ግንኙነትን መፍጠር አለብን ማለት ነው። ስለዚህ ይሄ ጥያቄ ወደ መጨረሻ ስንወስደው ከጎረቤቶቼ ጋራ ጥሩ ግንኙነት አለኝ በጣም ነው የምስማማው። በተለያዩ በዓላትን እገኛለሁ በተለያዩ የደስታ ቀኖችን እገኛለሁ በሰርግ ሊሆን ይችላል። በተለያዩ ነገር አብረን እናሳልፋለን ስራን አብረን እንሰራለን። ይሄ ደግሞ ደስ የሚል ነው ከጎረቤቶቻችን ጋራ ጥሩ ግንኙነትን መፍጠር አለብን

ይሄ የሚለው ደግሞ የስራ ልብስ ትለብሳለህ ይላል? አዎ እኔ የስራ ልብስ እለብሳለሁ የስራ ልብስ ደግሞ በጣም ነው የምወደው። የስራ ልብስ ደግሞ እየለበስኩኝ እገኛለሁ አሁን በአሁን ጊዜ ባለሁበት ማለት ነው። እና የስራ ልብስ ደግሞ በጣም ደስ የሚል ነው በውስጡ ደግሞ ደስ የሚል መልእክት የያዘ ነው። አንደኛ የስራ ልብስን የማንለብስ ከሆነ ሰዎችን ደንበኞቻችንን በቀላሉ እኛን መለየት አይችሉም ማለት ነው። ስለዚህ ደንበኞቻችንን በቀላሉ እንዲረዱን በቀላሉ እንዲያዙን የስራ ልብስ መልበስ አለብን። አንደኛው ስራ የስራ ልብስም መልበስ ራሱ ስራውን ማክበር ነው። ለምሳሌ እኔ ይሄ ኤአይን ሪከርድ ሳደርግ ቁጭ ብዬ በሚገባ ተዘጋጅቼ አስቤበት ትክክለኛ የሆነ ሀሳብ ነው እየሰጠሁት ያለሁት ስለዚህ ይሄ አንደኛው የስራው ልብስ ብለን መውሰድ እንችላለን። ግን በአካል የሚታየው ከሆነ ደግሞ የስራ ልብስ አለ። ለምሳሌ የጽዳት ሰራተኞች የራሳቸው የስራ ልብስ አላቸው። የሀገር መከላከያዎች የራሳቸው የሆነ ልብስ አላቸው። የተለያዩ ሴቶችም ለምሳሌ በሆቴል የሚሰሩ ሴቶች እና ወንዶች ያ የሆቴሉ አይነት የሚታወቅበት የሆነ ልብስ ይለብሳሉ ማለት ነው። ይሄ ደግሞ በጣም ጥሩና አስፈላጊ ነገር ነው። ምክንያቱም ደንበኞች ከ ስራ ሰሪዎች ጋር የሚለዩት አንዱ በልብስ ስለሆነ ማለት ነው። ስለዚህ ልብስን ስንለብስ ሰዎች እኛን በቀላሉ እንዲለዩን እንዲረዱን በጣም ያግዘናል ማለት ነው። እና የስራ ልብስ ትለብሳለህ የሚለው አዎ የስራ ልብስ እለብሳለሁ። እኔ የምሰራው ከዚህ በፊት እየሰራሁት የነበርኩት የውሃ ማከፋፈያ ነበረኝ። ውሃ ይሄ የታሸገ ውሃ ማለት ነው። ስለዚህ እሱን ስሰራ የራሴ የሆነ ልብስ ነበረኝ። እሱ ስራ ለመስራት ስፈልግ የምለብሰው ልብስ ማለት ነው። እና ሰዎች ያ የለበስኩበትን ልብስ አይተው በቀላሉ ከሌላ ሰዎች ጋር ይለዩኛል ለይተውም ወደ እኔ መጥተው የፈለጉትን ነገር አድርገው ይሄዳሉ ማለት ነው። እና የተለየ የስራ ልብስ ከሌለን ግን ሰዎችን ግራ እናጋባቸዋለን ይሄ ሰሪ ነው ወይስ አሰሪ ነው? ወይስ ይሄ ሰውዬ ገዢ ነው ወይስ ሻጭ ነው የሚለው ነገር የሚለየው በልብስ ነው። ምክንያቱም ልብስ የማንለብስ ከሆነ በቀላሉ ስለማንለኝ ማለት ነው። ሌላው የስራ ልብስ መልበስ ደግሞ ጥቅሙ ምን መሰላችሁ? የተለየ የስራ ልብስ ስንለብስ ሌሎች ልብሶቻችንን እንዳይቆሽሽ ያግዘናል። ምክንያቱም በስራ ጊዜ የተለያየ ቆሻሻን ሰውነታችን ሊይዝብን ይችላል የጉልበት ስራ የሆነ የተለያየ ስራዎች ማለት ነው። ስለዚህ ይሄ የስራ ልብስ ስንለብስ ግን አንድ ልብስ ብቻ ስለምንጠቀም ስራ ስንገባ ሌሎች ልብሶቻችን ንጽህናቸውን ጠብቀው ንጽህ ብለው እንዲቆዩ ይደረጋል ማለት ነው። በዚህ ምክንያት ልብሶቻችን ንጹሃን ሆነው ተጠብቀው ይቆያሉ ማለት ነው። ስለዚህ እኔ የስራ ልብስን እለብሳለሁ ሁል ጊዜ ከዛ ቤተሰቦቼንም ወይም ከእኔ ጋር የሚሰሩ ሰራተኞችን በሙሉ የስራ ልስ ይለብሳሉ። እንዲያውም ከሌላው ማህበረሰብ ለየት የሚያደርገን ነገር የስራ ልብስ ያለበሰ ሰው በእኛ የድርጅት ስም ቅጣት አለው ይቀጣል። አምስት መቶ ብር የስራ ልብስ ያለበሰ ሰው ይቀጣል ማለት ነው። ስለዚህ አምስት መቶ ብር ለማግኘት ብለን ሄደን ለአምስት መቶ ብር ቅጣትን ይዘን እንዳንመለስ የስራ ልብሳችንን ለብሰን እንሄዳለን ማለት ነው። ስለዚህ የስራ ልብስ መልበስ ለእኛ በጣም ብዙ ጥቅም እና በጣም ብዙ አስተዋጽኦ አለበት። ስለዚህ ይሄ አስተዋጽኦ ጥሩ ሆነን ለብሰን ስርዓት አድርገን ለስራ ለልብሱ ጥንቃቄ አድርገን ሌሎች ልብሶቻችንም ሁል ጊዜ ወደ ስራ ስንገባ የስራ ልብስ ለብሰን ብንሄድ በጣም ጥሩ ሚር ምክር አለኝ። እንዲያም ሁል ጊዜ አለቃችን ምን ይለናል ሁል ጊዜ የስራ ልብስን ልበሱ ይለን ነበር ማለት ነው። ይሄ ደስ የሚል የእርሱ አባባል የምወድለት አባባል ነው። ስለዚህ እኔ ሁል ጊዜ የስራ ልብስን እለብሳለሁ ሰዎችንም የስራ ልብስ እንዲለብሱ አደርጋለሁ ማለት ነው። ስለዚህ የዚህ ሀሳብ ወደ ማጠናቀቂያ ስንሄድ የስራ ልብስ ትለብሳለህ ለሚለው ጥያቄ ዋናው መልሴ አዎ የስራ ልብስ እለብሳለሁ። አባቴም የስራ ልብስ ይለብሳል ሁሉ ማለት ነው

ይሄ የሚለው ደግሞ በፈሃም ማብሰል ታውቃለህ ይላል? አዎ ለዚህ ደስ የሚል መልስ መስጠት እፈልጋለሁ። እና እኔ የምመልሰው ለዚህ መልስ አዎ በፋሃም ማብሰል አውቃለሁ ማለት ነው። በፋሃም ማብሰል። መጀመሪያ ፋሃም በተለያዩ መልኮችን ይዘጋጃል ከወይራ ሊዘጋጅ ይችላል። ዋንኛው ግን ፋሃም የሚዘጋጀው ከእንጨት ነው። እና ከእንጨት ብቻ ነው በኢትዮጵያውያን እስካሁን እንደምናውቀው። ፋሃም የሚበስለው የምናዘጋጀው ከእንጨት ነው። ይሄ እንጨት ደግሞ ይነዳል። መጀመሪያ እንደ ትልቅ ነገር ከሆነ ፈሃም መጀመሪያ እንጨቶችን ተሰብስበው ወደ ጉድጓድ ይገባሉ ጉድጓድ ይቆፈርና እንጨቶችን ተቆራርጠው ወደ ጉድጓድ ይገባሉ ተደርድረው በስርዓት ማለት ነው። እና ተደርድረው እንደገቡ ምን ይደረጋል? ይለኮሳል ይለኮሳል ይበራል ማለት ነው። ብርሃን እሳት ይነድባቸዋል እና ሲነድ ስለሚበሩ ላዩ ምን ይደረጋል? በቅጠል ይሸፈናል። ቅጠል ይሸፈልና በላዩ ደግሞ ምን ይደረጋል? አፈርን ይለብሳል ማለት ነው። ስለዚህ አፈርን ሲለብስ ውስጡ ይቀጣጠላል ያ እንጨት ማለት ነው ተቀጣጥሎ ተቀጣጥሎ እስከ ሶስት ቀን ሊቆይ ይችላል እየተቀጣጠለ ማለት ነው። ስለዚህ እየተቀጣጠለ ለብዙ ሰዓት ሲቆይ ደግሞ ያ እንጨቶችን በሚገባ ሆኖ ተቀጣጥሎ የሚገርም የሆነ ፋሃም ማግኘት እንችላለን ማለት ነው። ይሄ ብዙ ሰዎችን በብዛት ፈሃም ላይ የሚሰሩ ሰዎች የሚሰሩት ተግባር ነው ማለት ነው። ሌላው እኔ ማለት የምፈልገው ነገር ቢኖር። በፋሃም ቀለል ያለ ደግሞ እንጨቶችን ዝም ብለን አቀጣጥለን ደግሞ ቀለል ባለ መልኩ ማዘጋጀት እንችላለን ግን በብዛትና ጥራት ያለው ፈሃም ለማግኘት ግን መጀመሪያ ምን እናደርጋለን? ኦሞችን እንቆርጣለን እንጨቶች ቆርጠው ይደርቃሉ እንደደረቁ ትልቅ ጉድጓድ ይዘጋጃል። ይህ ትልቅ ጉድጓድ የተዘጋጀው ደግሞ ወደ ውስጡ እነዚህ እንጨቶችን በስርዓት ይደረደራሉ። እና በስርዓት እንደተደረደሩ ምን ይደረጋል? ከዛ በኋላ እሳት ይለኮስባቸዋል ማለት ነው። እሳት ይለኮስባቸውና በላይ ደግሞ ቅጠል ይለብሳሉ ቅጠል አዲስ ቅጠል ማለት ነው ይሄ እርጥበት ያለው ስለዚህ ይለብስና ከዛ በላዩ ደግሞ ምን ይደረጋል? አፈር ይለብሳል ማለት ነው። ስለዚህ ለሶስት ለአራት ቀን ያህል ቆይቶ በሌላ በሌላ ቀን ቀስ ብለን እንከፍተውና ከሰሉን ወይም ፈሃሙን ማውጣት እንችላለን ማለት ነው። ስለዚህ ይሄ አድርገን እንዳወጣን በመቀጠል ምን እንጠቀምባታለን? ይህ ፋሃም የተለያዩ ምግቦችን ለማብሰል እንጠቀምበታለን ማለት ነው። ስለዚህ ይሄ በፈሃም ማብሰልን ደግሞ በጣም ደስ የሚል ነው። ምግብን ቀስ ብሎ ተረጋግቶ እንዲበስል ያደርገዋል። ለምሳሌ ቡና ከወሰድን ቡና በኤሌክትሪክ የፈላና በክሰል ወይም በፈሃም የበሰለ ይለያያል። በፈሃም የበሰለ በጣም ጊዜ ወስዶ ረጋ ብሎ ጣዕሙን እየታወቀ የሚሄድበት ስለሆነ በጣም ደስ የሚል ነገር ነው። በ እንትን ከሆነ ግን በኤሌክትሪክ ከሆነ ግን በተወሰነች ደቂቃ በአንድ ደቂቃ በሁለት ደቂቃ ስለሚፈላ የቡናው ጣዕም ላንረዳው እንችላለን። ስለዚህ የቡና የቡና ጣዕምን ለመረዳት በፋሃም ብናበስለው ወይም በፋሃም ብን ብናደርገው በጣም የተሻለ መስሎ ይታየኛል ማለት ነው። እና በፋም ደግሞ ምግብም ማብሰል ይቻላል። የተለያየ የወጥ አይነቶችን መስራት እንችላለን። ብዙ የወጥ አይነቶች ይሄ ደግሞ የተለየ ነው ድስት የሚባል በኢትዮጵያ አለ በድስት አድርገን እናበስላለን ማለት ነው። ድስት ማለት ከተለያዩ ከአፈር የተዘጋጀ ከጭቃ ተለውሶ የተዘጋጀ ነው። ስለዚህ ይሄ ደግሞ አንድ ምግብ በቀላሉ እንዳይበላሽና በቀላሉ እንዳይቀዘቅዝ የምንጠቀምበት ደስት የሚባል አለ። እና ለዚህ ጥያቄ ደስ የሚለኝ ነገር ብመልስ በፈሃም ማብሰል እኔ አውቃለሁ። በፈሃም ብዙ ጊዜ አበስላለሁ ይሄ በፋሃም ማብሰል ደግሞ ያስተማረችኝ እናቴ ናት። እናቴ እንዴት አድርጌ ማብሰል እንዳለብኝ ብዙ ጊዜ አስተምራኝ ነበር። የእርሷ ትምህርት ይዤ ደግሞ አሁን እያበሰልኩኝ እገኛለሁ ማለት ነው። እና ሁል ጊዜ ምግብን ራሳችንን በፈሃም ማብሰል እንዳለብኝ ለመላው ይህ ሁሉ ለሚሰማው ሰው ማስተላለፍ እፈልጋለሁ ማለት ነው። ስለዚህ በፈሃም ማብሰል ማወቅ አለብን በፈሃም እናብስል ጥሩ የሆነ ምግብ እንስራ ልል እወዳለሁ ማለት ነው። በዚህ አጋጣሚ

ምን አይነት ቦርሳ ትጠቀማለህ የሚለው? እኔ የምጠቀመው ቦርሳ በጣም ጥሩ እና በጣም ምርጥ የሆነ በሰዎች ዘንድ በጣም ተወዳጅ የሆነ ቦርሳ ነው ያለኝ እና ቦርሳ በጣም ብዙ ጥቅሞች አሉት። ቦርሳ የሚጠቅመኝ አንደኛው ኮምፒውተሬን ወይም ላፕቶፕ ፒሲ አለችኝ እሷን ፒሲን በእሱ ነው ማስቀምጠው በሷን ይዤ ነው የምንቀሳቀሰው ማለት ነው። ይሄ ደግሞ ለኔ በጣም ምርጥ እና በጣም የሚገርም ነገር ነው ማለት ነው። ስለዚህ እኛ በቦርሳ ውስጥ እኔ የማደርገው ሞባይሌን ላፕቶፔን እና ደብተሮቼን በቦርሳ አደርጋለሁ ማለት ነው። ይሄ ደግሞ ቦርሳ ዋና ጥቅም ምንድን ነው? ሌቦች በቀላሉ እንዳይሰርቁን ስለሚከላከልልን ነው ማለት ነው። ለምሳሌ ዝም ብለን ቦርሳ ሳንይዝ በኪሳችን ወይም በእጃችን ስንይዝ ሊጠፋብን ይችላል። ስለዚህ ከጠፋብን ደግሞ በአሁን ጊዜ ደግሞ ስልክ ለመግዛት በጣም ውድ ነገር ስለሆነ በቀላሉ ላናገኝ እንችላለን ማለት ነው። ስለዚህ በቀላሉ እኛ ምን ማድረግ አለብን? ቦርሳን ማዘጋጀት ለእኛ በጣም ተገቢ እና በጣም አስፈላጊ ነገር ነው። ስለዚህ ቦርሳን አዘጋጅተን በቦርሳ ብንጠቀም ጥሩ ነው። እዚህ በኢትዮጵያ ውስጥ በጣም ብዙ ቦርሳዎች አሉ። ለምሳሌ በባህላዊ መንገድ ከኬሻ የሚባል ወይም ከሆነ ልብስ ይሰራ ነበር። ይሄ ድሮ ህፃናትን ሲጠቀሙት ወይም እኛንም እየተጠቀምንበት ያደግንበት ቦርሳ አይነት ማለት ነው። ይሄ ግን በኢትዮጵያ ሙሉ በሙሉ እየጠፋ ሄዷል ማለት ነው ወይም ጠፍቷል። በእርሱ መጠቀም እና አሁን ምንድን ነው? ቦርሳ የመጣው ከተለያዩ ነገሮችን የተሰራ ማለት ነው። እኔ የምጠቀመው የቦርሳ አይነት ለምሳሌ ሌዘር ነው ወይም ሌዘር ስንል ከቆርበት የተሰራ ቦርሳ ማለት ነው። ይህ ቦርሳ በጣም ደስ የሚል ለብዙጊዜም ሊቆይ የሚችል ነገር ነው። ስለዚህ ቦርሳችንን መግዛት በጣም ጥሩ ነው። ቦርሳ ስንይዝ ደግሞ ከሌላው ማህበረሰብ ለየት ያልን ስለሆንን ሌቦች ለኛ በቃ ማለት ቁልፍ ምናምን ስላለው በቀላሉ ላይወስዱብን ይችላሉ። ስለዚህ በጣም አስፈላጊ እና አስፈላጊ ነው ቦርሳ ዘመናዊ የሆነ ቦርሳ መጠቀም ለእኛ ጥሩ ነገር ነው ማለት ነው። እና እኔ የምጠቀመው የቦርሳ አይነት ሌዘር ሲሆን ከቆርበት የተሰራ በጣም ማራኪ የሆነ ስፋቱ ደግሞ ፒሲ መጽሐፍት እና ስልክ እንዲሁም እስክብሪቶ እርሳስ ከዛ ደግሞ አንዳንድ ነገር ሊይዝልኝ እንደ ሶፍት ነገር ምናምን እይዝበታለሁ። ይሄ የያዝኩበት ደግሞ በጣም ጥሩ ነው። ለሁሉ ነገር ያገለግለኛል ማለት ነው። እና ቦርሳ አስፈላጊነቱን ተረድተን ጥሩ ቦርሳን መያዝ ይጠበቅብናል ማለት ነው። እንደውም በኢትዮጵያውያን በጣም ውድ የሆኑ ቦርሳዎች አሉ። በቀላሉ ብር የማናገኛቸው ማለት ነው። እና የግድ ተወዳጅ ቦርሳ መሆን የለበትም እኛ ልንይዘው የሚገባው ቦርሳ ማለት ነው። ቀለል ያለ ምንም ብዙ ወጪ የማያስወጣን ቦርሳ ተጠቅመን ብንይዝ ለእኛ የተሻለ ነው። ምክንያቱ ከምናገኘው ገቢ በላይ ወጪ ስናደርግ ለእኛ በጣም ትልቅ ኪሳራ ስለሆነ ማለት ነው። ስለዚህ ይሄንን ኪሳራ ላለማስተናገድ ደግሞ በሚገባ ሆነን ቦርሳችንን መጠቀም ቦርሳችንን የቦርሳ አገልግሎታችንን በአግባቡ መስራት እንዳለብኝ እኔ ለሰውን ማስረዳት እፈልጋለሁ ማለት ነው። እና እንደውም ለቤተሰቦቼ ባለፈው ለሶስት እህቶቼ ቦርሳ ገዝቼ ልኬላቸው ነበር። እና ይሄ የላኩላቸው ቦርሳ ደግሞ የትልቅዬዋ ቦርሳ የላኩላት ከሌዘር የተሰራ ቦርሳ ነው። እና ይሄ ቦርሳ ደግሞ በጣም ነው የወደደችው በጣም ወዳ አመሰግናለሁ ብላኛለች ማለት ነው። እና ይሄ የላኩላት ቦርሳ ደግሞ በጣም ደስተኛ በመሆኗ ለትምህርት ነው የምትጠቀመው መጽሐፍት እና ደብተሮችን ትይዝበታለች ማለት ነው። ስለዚህ ይሄ ስለምትይዝበት ደግሞ በእርሷ ደግሞ በጣም ደስተኛ ነኝ እህቴ በጣም ደስተኛ ስለሆነችልኝ እኔ በገዛሁላት የቦርሳ አይነት ማለት ነው። እና ምን አይነት ቦርሳ ትጠቀማለህ? ከሆነ ግን ለራሴ ስለሆነ አብዛኛው ጊዜ እኔ የዩኒቨርሲቲ ተማሪ ስለሆንኩኝ እንዲሁም በትርፍ ጊዜም ስራዬ እሰራለሁ ስለዚህ ለዚህ ሚያገለግለኝ በጣም ምርጥ የሆነ ከቁርበት የተሰራ ከቋርበት ማለት ጥቁር ነገር ነው። ከእርሱ የተሰራ የሚገርም የሆነ ቦርሳ አለኝ። እና ይሄ ቦርሳ በውስጡ እንደ ላፕቶፕ ኮምፒውተር ቀለል ያለ ማለት ነው ደብተር መጽሐፍ እይዝበታለሁ።

ይሄ ጥያቄ የሚለው ደግሞ የምትወዱት ምግብ ምንድነው? ይላል የምትወዱት ምግብ ማለት ነው። ሰዎች የተለያዩ የምግብ አይነቶችን ይወዳሉ። አንድ ሰው ከአንድ ሰው ጋራ ተመሳሳይ ተመሳሳይ የሆነ ፍላጎት የለውም። አንዱ የሚወደውን ምግብ ሌላኛው ሊጠላው ይችላል አንዱ ልበ ሆዱ በጣም የሚስማማ ምግብ ለአንዱ ደግሞ የማይስማማ የሚያስታውከው ሊሆን ይችላል። ስለዚህ የሚያስታውከን ምግብ ደግሞ መምረጥ የለብንም እኛ መምረጥ ያለብን በጣም የሚስማማን ደስ የሚል የምግብ አይነት መምረጥ አለብን። ብዙ ሰዎች ምግብን አይመርጡም ያገኙበትን ይበላሉ። እንደ ኢትዮጵያ ማለት ነው በሌላ አለም ልክ በሰለጠኑ ሀገሮች ምን መመገብ እንዳለባቸው ምን ቢመገቡ ለሰውነታቸውን ይስማማባቸዋል ምናምን የሚለው ነገር በደንብ ያውቃሉ። ኢትዮጵያ ግን ያገኘነውን መብላት ያገኘነውን መጠጣት ይሄ እንደ ልምድ አድርገን ቆጥረነዋል ማለት ነው። ስለዚህ እኛ ምግብ ስንመገብ ወይም የምንወደው ምግብን ማወቅ አስፈላጊ ነው። እኔ የምወደውን ምግብ አውቃለሁ የሚስማማኝ ምግብም እወዳለሁ ማለት ነው። እና ለመናገር ያህል ከእነዚህ የምትወዱት ምግብ ምንድነው? ለሚለው አንደኛው በየሀበሻ ዳቦ በማር በጣም ነው የምወደው። የሀበሻ ዳቦ በማር ስንጠቀም እኛን በጣም ይስማማብናል ሰውነታችንን ተስማምቶ ደስ የሚል ስሜት ይፈጥርብናል። የማይስማማን ምግብ ከሆነ ግን ሆዳችንም ራሱ ሊያስታውከን በቃ ደስ ላይለን ይችላል ማለት ነው። ስለዚህ ደስ የማይለን ምግብ ደግሞ መመገብ የለብንም በቃ የኔ ዋና ሀሳብ ምንድነው? ሰው ሚስማማውን ምግብ መምረጥ አለበት። ሆዱ ገብቶ ሰላምን የሚሰጠው ሆድን ገብቶ እረፍትን የሚሰጠው ምግብ ካልመረጠ የሚረብሸው ድምጽ ወይም የሚረብሽ ነገር የሚያስታውክ ከሆነ ጥሩ አይደለም። እኔ የሀበሻ ዳቦ በማር ጠዋት ጠዋት መመገብ በጣም ነው ደስ የሚለኝ በጣም እወዳለሁ ማለት ነው። እና አንደኛው የወደድኩበት ምክንያት የሀበሻ ዳቦ የሚሰራው ከስንዴ ነው። ከስንዴ ስለሆነ ስንዴ ደግሞ በውስጡ ብዙ ጠቃሚ ነገሮችን የያዘ ስለሆነ በጣም ጥሩ ነው ማለት ነው። ሌላኛው ማዕር ወይም ማር እንደምናውቀው በአለም ደረጃ በጣም ጣፋጭ የሚባል የምግብ አይነት ስለሆነ ስለዚህ ማር ደግሞ በጣም ጥሩ ነው የምንመገብበት ይገባናል። ብዙ ሰዎችንም ማር ይወዳሉ አብዛኛው ከዘጠና ፐርሰንት የምንለው የአለማችን ሰው ማርን ይወዳል። ምክንያቱም በዚህ አለም በጣም ጣፋጩ የሆነ ምግብ ማር ስለሆነ ማለት ነው። ሌላው ምወደው እኔ የምግብ አይነት ደግሞ ፓስታ በአትክልት ነው። ፓስታ በአትክልት ደግሞ በጣም ደስ ይለኛል አንደኛው አትክልቶች በውስጣቸው ብዙ ነገርን ይዘዋል ጠቃሚ ነገር እንደ ሰሊጥ ቆስጣ ሰላጣ ቲማቲም ድንሽ የመሳሰሉ ነገር በጣም ጥሩ ናቸው። ብንጠቀምባቸው እኔ ቀን የቀን ውለዬ እነዚህ የመሳሰሉትን እጠቀማለሁ እየተጠቀምኩኝ እገኛለሁ ማለት ነው። ስለዚህ የምትወዱትን ምግብ ምንድነው? ለሚለው ጥያቄ እኔ በጣም የምወደው ምግብ ፓስታ በአትክልት በጣም ነው የምወደው። ምክንያቱም አትክልት በውስጣቸው ብዙ ነገር እንዳለባቸው ስለማውቅ ይሄ ደግሞ በጣም እንድወደው አድርገኛል። ፓስታም እንደ ሞከረኒ እና እንደ ዳቦ ከስንዴ ስለሚመረት እሱም በውስጡ በጣም ብዙ ነገር ይዟል። የምወደው ምክንያት ደግሞ ፓስታ ቤታችን ውስጥ በቀላሉ መስራት የምንችለው ቀለል ያለ የምግብ አሰራር ብዙ እውቀት የማይጠይቅ ስለሆነ። ብዙ ሰዎችን ፓስታ በአትክልት መስራት የሚገርም አድርገው ይሰራሉ። እና የሚገርም አድርገንም እንበላለን ማለት ነው። ሌላኛው እኔ የምወደው ምግብ ደግሞ እንጀራ በሽሮ ነው። እንጀራ በሽሮ በኢትዮጵያውያን ነው የምታወቀው እንጀራና ሽሮ ማለት ነው። እና ልዩ የኢትዮጵያውያን የባህል መገለጫ የሆነ ደግሞ እንጀራ ነው እንጀራ በ ወጥ አድርገን ወይም በሽሮ ወጥ አድርገን ስንመገበው በጣም ደስ የሚል ስሜት ያለው ደስ የሚስማማን። ስለሆነ ሰዎች የሚስማማባቸውን መርጠው ሊመገቡ ይገባል ማለት ነው። እኔ እና እነዚህ የመሳሰሉት ምግቦችን እኔ በጣም የሚወዳቸውና ቀን በቀን እየተመገብኳቸው እየበላሁባቸው ያሉ ምግቦች ናቸው

ባህላዊ ልብስ ትለብሳለህ ይላል የጥያቄ ዋና ሀሳብ? እና የምመልሰው እኔ አዎ ባህላዊ ልብስ እለብሳለሁ። በኢትዮጵያ በጣም ብዙ ብሄር ብሄረሰቦች አሉ። በተለያየ አለሞች አንድ ብሄር ብሄረሰብ ነው ያለው ማለት እንደ ኢትዮጵያውያን በጎጥ የተከፋፈለ ማንነት የለም። በድሮ ጊዜ ቀኝ ግዛት ግራዝማች ቀኝ አዝማች እየተባለ ነው የሚታወቀው እንጂ እንደዚህ የተከፋፈለ ብሄር ብሄርሰቦች አልነበረም። ማለት ነው ይሄ ብሄረ ብሄረሰቦች ደግሞ ለእኛ እንደ ጥሩ ነገር ልንቆጥረው ቢገባም ግን ጉዳቶች አሉ። ምክንያቱም ብሄር ብሄረሰቦች በተለያየን ቁጥር የኛ ባህልን ከሌላው ባህልን ይበልጣል እያልን በመወዳደር ላይ ሆነን ራሳችንን እንሸውዳለን ራሳችንን እናታልላለን ማለት ነው። እና ይሄ ደግሞ በጣም ትልቅ ትልቅ ስህተት ነው። እና ይሄን ስህተታችንን ማስተካከል ማረም ይገባናል። ምክንያቱም አንድ ባህል ከሌላ ባህል እኩል ነው እንጂ ሊበላለጥ አይችልም። ምክንያቱም አንድ ባህላቸውን የሚገልጹለት። ደስ የሚል እያንዳንዱ የራሱ የሆነ ባህል አለው ይሄ ባህል ደግሞ ሊያከብረውና ደስ ሊለው ይገባዋል ማለት ነው። ለምሳሌ እኔ ተወልጄ ያደግኩበት በትግራይ ቦታ ስለሆነ እዛ የትግራይ የተለያዩ ባህሎች አሉ። በተለይ እኔ በተወለድኩበት በትግራይ አካባቢ ራያ በሚባል ማህበረሰብ የራያ የራሱ የሆነ ልብስ አለው። የባህል ልብስ ማለት ነው ይሸረጣል እንደ ሽርጥ ይባላል ማለት ነው። ይህ ባህላዊ ልብስ በጣም ብዙ ሰዎች ይለብሱታል በጣም ብዙ ሰዎች ይወዱታል። እና እኔም ባህሌ ስለሆነ እለብሰዋለሁ በጣምም እወደዋለሁ ማለት ነው። ባህላዊ ልብስ ምንድነው ጥቅሙ ለምንስ መልበስ አስፈለገ ብንል ባህላዊ ልብስ? በጣም ደስ የሚለውና ተመራጭ የሚያደርገው አንደኛው ባህላችንን ለአለም የምናስተዋውቅበት መንገድ ስለሆነ ማለት ነው። ስለዚህ ባህላችንን ከዚህ በፊት አባቶቻችንን ሲለብሱት የነበሩ እንዴት ሲያምርባቸው እንደነበረ የነሱን ፍቅራቸውን የምንገልጽበት ስለሆነ ነው ባህላዊ ልብስ የምንወደውም ማለት ነው። ስለዚህ ማንነታችንን ከዘመን ወደ ዘመን ለማሻጋገር ግዴታ የባህል ልብስን መልበስ ለእኛ አስፈላጊ መሆኑን ተረድተን ባህላዊ ልብሶችን ልንለብስ ይገባናል። እና ባህላዊ ልብሶችን እንልበስ በጣም ጥሩ ናቸው። እኔ እንደው በጣም የምወደው ባህላዊ ልብሶች ለምሳሌ ጎንደርን የሚለብሱ። አብልጬ የምወደው ደስ የሚለው ግን ማለት ከአንዱ ወደ አንዱ አሳንሼ ሳይሆን በብዛት የምወደው አብልጬ ከማንም በላይ የማላወዳድረው የራሴ ነው በቃ አንዱም የራሱ ከማንም በላይ አይወዳደርም። ከማን በላይ አብልጦ ሊወደው ይችላል ማለት ነው። እኔ ግን አብልጭ የሚወደው ማንነት ወይም የባህል ልብስ ቢኖር የራያ ባህል ልብስ ነው። ይህ የራያ የባህል ልብስ የተሰራው ከጥጥ ከጥጥ ነው የሚሰራው። የሴቶችም እንደዛ ነው የወንዶችም እንደዛ ነው። እና ከጥጥ የተሰራ ነው በጣም ነው የሚያምረው ማለት ነው በጣም ደስ ይላል። እና ብዙዎች ሰዎችም የራያን በጣም ይወዱታል ባህሉን ማለት ነው። ስለዚህ የራያ ልብስ በጣም ያምራል ደስ ይላል። ሴቶችን በተለይ ሲገለድሙት ሴቶች ራሱ በጣም ማራኪ ናቸው በጣም ደስ ይላሉ። እና ይሄ ሁሉ ስሜት ምንድነው? ባህላችንን ጠብቀን አባቶቻችንን ያቆዬልን ባህልን ጠብቀን ስንጓዝ እኛ የምንሰማበት ደስ የሚለን መንፈስ ስለሆነ ባህላችንን ልንጠብቅ ይገባናል የሚል እኔ ዋና ሀሳብ ለህዝብ ሊያስተላልፍ እወዳለሁ ማለት ነው። ስለዚህ እኔ ባህላዊ ልብሶችን የምለብሳቸው በተለያዩ በዓላት ሲሆን ነው። ለምሳሌ በሃይማኖታዊ በዓላት በሆነ ቀን ባህላው ልብሶችን እለብሳለሁ እንዲሁም በሰርግ ቀን ሊሆን ይችላል ወይም በጓደኞች የተለያዩ የልደት ቀን ማክበር ሊሆን ይችላል። ከዛ ባለፈው ደግሞ የተለያየ ድርጅቶችን ሰብሰባ በሚያካሂዱት ጊዜ ሊሆን ይችላል ማለት ነው። በእነዚህ ሁሉ እኔ ባህላዊ ልብሶችን እለብሳለሁ ባህላዊ ልብሶችን ለብሼ እውላለሁ ማለት ነው። ለምሳሌ ባለፈው ጥምቀት ሁላችንም የኢትዮጵያ ህዝብ ሙሉ በሙሉ በሚባል መልኩ የባህላዊ ልብስ ነው ለብሶ የዋለ ስለዚህ እዛ ደግሞ በጣም ያምርብናል። በጣም ይሄድልናል ስለዚህ ወደ ተለያየ ቦታ ስንሄድ ባህላዊ ልብስ ስንለብስ በሰዎች እዚህ እይታም ባህላችንን እናስተዋውቃለን ለቀጣይ ለሚወጡ ትውልዶችም ባህላችንን እናስታውቃለን። ስለዚህ እኔ ባህላዊ ልብስ እለብሳለሁ

ማሰላሰል ታደርጋለህ ይሄ ጥያቄ? ማሰላሰል አዎ ማሰላሰል አደርጋለሁ ማለት ማሰላሰል ማድረግ ማለት ስለ አንድ ነገር አርቀን ማሰብ ጥፋትና ጥቅሙን በሚገባ መረዳት ማለት ነው። ስለዚህ አንድን ነገር ደግሞ ጥቅሙና ጉዳቱ በአግባቡ ካላወቅነው ለእኛ ትልቅ እንደ ኪሳራ ሊሆንብን ስለሚችል የአንድ ነገር ጥቅሙና ጉዳቱ በሚገባ አውቀን ልንጠቀምበትና ልንገለገልበት ይገባል። ብዙ ሰዎች አያሰላስሉም። ለምሳሌ በሚጨነቁበት ጊዜ ወደ መፍትሄ ሄደው ከማሰላሰል ወይም ከማሰብ ይልቅ ወደ መጠጥ ሄደው ሰውነታቸውን በመጠጥ መልክ መደበቅ ይወዳሉ ይሄ ደግሞ ለራሳችን ትልቅ ውሸት ነው እየዋሸነው ስለሆነ ይሄ ሊሆን አይገባም። ማሰባሰብ ማሰላሰል የኛ ግዴታ ነው። አንድ ሰው የማያስብ ከሆነ እንደ ከብት ነው በደመ ነፍስ ነው የሚቆጠረው ደመ ነፍስ ማለት እኮ እንደ እንስሳት የእንስሳት ባህሪን መያዝ ማለት ነው። ስለዚህ እኛ ሰዎች ደግሞ ከእንስሳት የምንለይበት ዋነኛ ነገር ቢኖር ማሰላሰልን ስላለብን ነው ወይም ማሰላሰልን ስለምናደርግ ነው። ስለዚህ አንድ ነገር ለመጀመር ስናስብ ማሰላሰል አለብን ትርፉ ምንድነው? ኪሳራውስ ምንድነው? ይሄን በማወቄስ እጎዳለው ወይ እጠቀማለሁ ወይ የሚሉ ነገሮችን በዝርዝር እንወቃቸው። ካላወቅናቸው እኛን ሊጎዱብን ይችላሉ ማለት ነው። ስለዚህ ማሰላሰል ማድረግ አግባብ ነው። እኔ ብዙ ጊዜ አሰላስላለሁ ማሰላሰልን አደርጋለሁ ሳሰላስል ደግሞ ምንድነው ጥቅሙ ምንድነው ጉዳቱ ከዚህ የሚጎዳበት እኔ ምንድነው የምጠቀምበትስ ምንድነው ብዬ የላቀ እውቀትን አሳድራለሁ። ለምሳሌ አንድ ነገር ከበድ ያለ ነገር ሲያጋጥመኝ ወደ መፍትሄ እሄዳለሁ። ምን ባደርግ ይሻለል? ምን ባላደርግስ ይሻላል? እያልኩኝ ዘለቅ ያለ ትንታኔ ዘለቅ ያለ ማሰላሰልን አደርጋለሁ። ስለዚህ በዛ ያለ መሰ ማሰላሰልን ባደረግን ጊዜ ደግሞ ምርጥ የሆነ መፍትሄን እናመጣለን። ስለዚህ ጥሩ የሆነ መፍትሄ ለማምጣት ጥሩ የሆነ ማሰላሰል ይጠበቅብናል ማለት ነው። ለምሳሌ አባቴ በጣም የሚገርም የሚያሰላስል የሚገር አይምሮ ጭንቅላት ያለው ሰው ነው። እና በጣም ነው የሚያሰላስለው በጣም ነው የሚያስበው ስለዚህ አስቦ ደግሞ በጣም የሚገርም ስራን ይሰራል ማለት ነው። ሁል ጊዜ ደግሞ በሚሰራው ስራ ስህተት አያደርግም ለዚህ ዋናኛው ምክንያት ምንድነው? አርቆ ስለሚያስብ ነው። አርቆ ስለሚያስተናትን ነው። ስለዚህ እኛ ሰዎች አርቀን ማሰብ አለብን ቅርብ ሀሳቦች መሆን የለብንም። ቅርብ ስናስብ ቅርብ የሆነ ችግር ነው የሚያጋጥምብን። ስለዚህ ችግር እንዳያጋጥመን አርቀን አስበን የሚገርም መፍትሄ ማምጣት ይጠበቅብናል ማለት ነው። ስለዚህ አርቀህ ማሰላሰል ዋነኛ ጥቅሞ ሁለተኛ ጸጸት እንዳንገባ ያደርገናል። ጸጸት ወይም ንዴት ወይም መቆጣጠር የሚመጣው አርቆ ካልማሰብ ነው። ስለዚህ አርቀን ለማሰብ ማሰላሰል ማሰብ ጉዳቱ ምንድነው? ጥቅሙ ምንድነው? ለምሳሌ ዛሬ የአምስት መቶ እቃ የሆነ እቃ ለመግዛት ባስብ ይሄ እቃ በመግዛቴ ምንድነው ጥቅሙ ምን አተርፋለሁ ምንስ ሊከስር ይችላለሁ የሚለው ነገር በእንደንብ ማሰብ ይገባናል። ትርፉና ኪሳራውን ማወቅ አለብን። ካላወቅን ግን በማይሆን ጣጣ ውስጥ ነው የምንገባው። ስለዚህ ነገሮችን አርቀን እናስብ እናሰላስል እና ወደ መፍትሄም እንሩጥ። እና መፍትሄ ከሌለው ዝም ብሎ ማሰብ ግን ወደ ጭንቀት ነው የሚወስድብን። ስለዚህ ወደ ጭንቀት እንዳንገባ እናስብና ያሰብነውን ደግሞ ጥሩ ከሆነ ወደ ተግባር እንቀይረው። ግን ወደ ተግባር ከመቀየራችን በፊት ያሰብነውን ምንኛ ትክክል ነው? ምክንያቱ እዚህ አለም ብዙ እውነተኛ መረጃ በቀላሉ ላናገኝ እንችላለን። ስለዚህ እውነተኛ መረጃን ለማግኘት ደግሞ ማሰላሰል ይጠበቅብናል። የት ሄደን ትክክለኛ ማረ ማረጋገጫ የት እናገኛለን? ከማን ጋር ብንውል ስጦር ይሆናል ኑሮአችንን እንዴት አድርገን ልናስተካክለው እንችላለን? የሚሉት የተለያዩ ነገሮች አሉ። ስለዚህ እናስተውል ማንነታችንን እናስተካክል እንቀይር ጥሩ የሆነ ህይወትን መኖርን እንጀምር ጥሩ መኖር የሆነ ህይወት ለመኖር ደግሞ በጣም ጥሩ የሆነ የማሰላሰል ብቃት ሊኖረን ይገባል ስለዚህ ማለት ነው። ስለዚህ እኔ በጣም ማሰላሰልን አደርጋለሁ ማለት ነው አስባለሁ።

ትንኞች በአካባቢው አሉ ለሚለው ትንኞች በአካባቢዬ ብዙ የሉም። እንደዚህ ያልኩበት ምክንያት ደግሞ ሙሉ በሙሉ ሳይሆን በመጠኑ በትንሹ ማለት ነው በብዛት የለም ለማለት ፈልጌ ነው። ምክንያቱ ትንኞች የሚሰበሰቡበት ቆሻሻ በበዛበት አካባቢ ነው እንጂ ንጹህ በሆነ አካባቢ ብዙ ትንንኞች ላይቆዩ ይችላሉ። እኔ ደግሞ በአራት ኪሎ ስለሆነ የምኖርበት ይሄ አካባቢ ደግሞ በጣም ንጽህናውን የጠበቀ ንጹህ ነው። ከምንም በላይ ማለት ነው እና በጣም ንጹህ ስለሆነ ደግሞ ትንኞች በአካባቢያችንን የመገኘት መጠናቸው በጣም ዝቅተኛና በጣም የወረደ ነው። ስለ ትንኞች ግን አንዳንድ ሀሳብ ማስነሳት እንችላለን። ትንኞች የሚፈሩት በቃ ከቋሻሻ የተነሳ ነው። ካለመጥራት የተነሳ ነው ለምሳሌ ሳይኖች በልተን ልብሶቻችንም የተለያዩ ነገር ከነከባቸው ጠረጴዛዎቻችንን ንጽህና ካልጠበቁ ቴሌቪዥኖቻችን ኮምፒውተራችንን የተለያዩ መስኮቶቻችንን ሁሉ ቤታችን ያለው ንጽህናውን ካልጠበቀ ስነ እነዚህ ትንኞችን ይፈራሉ። ፈርተውም ለተለያዩ ችግሮች ሊያጋጥሙ መጀመሪያ የቤት ውስጣቸውን መጠበቅ ግድና ወሳኝ ነገር መሆንን መረዳት ይገባናል። ይሄ ሳንረዳ ወደ ሌላ ማለፍ አገባብ አይደለም። ምክንያቱም ንጽህናታችንን ካልጠበቅን የሌላ ነገር እንዴት አካባቢያችንን መጠበቅ እንችላለን? የሆነ ነገር እኮ መቀየር የሚቀየረው መጀመሪያ ከራሳችን ነው። ከራሳችን እንቀይራለን። ከዛ ቤታችንን እንቀይራለን ቤታችንን ቀይረን ቤተሰቦቻችንም አካባቢያችንም ከዛ እያለ ሀገራችንን ከዛ ደግሞ አለምን እንደዚህ እያልን ነው የምንቀይረው። ስለዚህ ቀጥ ብለን አለምን መቀየር አይቻልም። ስለዚህ ንጽህና ትንኞችም ማጥፋት የምንችለው መጀመሪያ ቤታችንን ንጹህ በማድረግ ነው። ልብሶቻችን የራሳችንን ሰውነታችንን ጠረናችንን በመከላከልና ወይም ጠረናችንን በጣም ጥሩ በማድረግ ላይ ነው መጀመሪያ መስራት ያለብን ማለት ነው። ከዛ በኋላ ያለው ቀስ በቀስ ወደ መረባችን ወጥተን ወደ አካባቢያችን ወጥተን ማጽዳት ማዳናት እንጀምራለን ማለት ነው። ለምሳሌ አራት ኪሎ በቀን አንድ ጊዜ ይጠራል ወይም በሳምንት አካባቢም ይጠራ ሮብ ይጠራል አርብ ይጠራል ቅዳሜም ይጠራል ስለዚህ በእነዚህ እለታቸው ሁል ጊዜ የጽዳት ስራዎች ይቺን ይከናወናሉ ማለት ነው። ስለዚህ ንጹህ ይሆናሉ አካባቢ አካባቢ ንጹህ ማድረግ ደግሞ የኛ ሀላፊነት ነው። ማንም መጥቶ የሌላ ዜጋ መጥቶ አካባቢያችንን የአካባቢያችንን ንጽህና መጠበቅ አይችልም። ይሄ የሆነበት ምክንያት ደግሞ ምን መሰላችሁ? እኛ ባለቤቶችን ከቆሸሽን ማንም አካል መጥቶ ፊታችንን አያጥበንም እንደዛ አድርገን መረዳት አለብን። ትንኞች ከጥቅማቸው ይልቅ ጉዳቶቻቸው ይበዛሉ። ምክንያቱም እስካሁን ድረስ በተፈጠረው ምርመራ ወይም በተፈጠረው ነገር ትንኞች በሰው ውስጥ ችግር ይፈጥራሉ እንጂ ጥቅም የላቸውም ከጊዜ በኋላ የሚፈጠረው አናውቅም። በአሁን ጊዜ ግን የትንኞች ጉዳታቸው እንጂ ጥቅማቸውን ስለማይበልጥ ትንኞችን በአካባቢያችን እንዳይኖሩ የአካባቢያችንን ንጽህናን መጠበቅ በጣም አስፈላጊ ነው ማለት ነው። እኔ እኔ ያለሁበት ደግሞ አዲስ አበባ በአራት ኪሎ ስለሆነ አካባቢ በጣም ንጹህ ነው የኮሬደር ልማት ይካሄዳል። በጣም ብዙ የጽዳት ሰራተኞችም አሉ። ያነጻሉ እንኳን እሱን ቀርቶ የቤታችንን የጽዳት ሰራተኞች ራሱ በጣም ብዙዎች ናቸው ያሉት እና አካባቢያችን በጣም ንጹህ ነው። ንጹህ ስለሆነ ደግሞ ደስ ይለናል እዛ ሄደን ደግሞ የተለያየ ተግባራትን ስናከናውን በጣም በደስተኝነት እናከናውናለን ለማለት እፈልጋለሁ። እና ሰዎች አካባቢያቸውን ንጹህ ያድርጉ ንጹህ ሲያደርጉ በጣም ማራኪ ይሆናል። ደስ ባይ ይሆናል። ደስ ሲል ደግሞ አእምሮአችንን እረፍት ይሰማናል ካለ አላስፈላጊ በሽታዎችም ራሳችንን እንከላከላለን ማለት ነው። እና ይሄው ስናደርግ ነው በአካባቢያችንን ትንኞችን ሊጠፉ ወይም ሊርቁ የሚችሉት ማለት ነው። ስለዚህ ጽዳት ሁሌ ጊዜ ከማን መጀመር አለበት ካልን ከራሳችን መጀመር አለብን። ከዛ ከቤታችን ከዛ አካባቢያችንን እናነጻለን። ስለዚህ ትንኞት በአካባቢው አሉ ለሚለው ጥያቄ በእኔ አካባቢ ብዙ ትንኞች የሉም ትንሾች ይቆዩ ይችላሉ።

በእግር ምን ያህል ርቀት መሄድ ትችላለህ? የሚለው በጣም የሚገርም ጥያቄ ነው። እና በጣም ደስ ብሎኛል ይሄ ጥያቄ በመጠየቄ ምክንያት ማለት ነው። እና በእግር ምን ያህል ርቀት መሄድ ትችላለህ የሚለው እኔ በእግር በጣም ብዙ ኪሎሜትርን መጓዝ እችላለሁ። እንደውም እኔ የማስታውሰው በሁለትሺ አስራ ስምንት ከ ከኳረም ወይም ከዛታ በሚለው ቦታ እስከ ላሊበላ ተጉዤ ነበር ማለት ነው። በእግር የእግር ርቀት እና ይሄ የእግር ርቀት በቀላሉ ከአራት መቶ ኪሎም ሜትር የሚቆጠር ነው። ይህ በሶስት ቀን ነው የጨረስነው ማለት ነው። እና በቀን ውስጥ እኔ የም እላለሁ ግን እስከ አስራ አምስት እስከ ሃያ ኪሎ ሜትር ያለው ግን በእግርያ በእግር ሊጓዝ ወይም እየተጓዝኩኝ እገኛለሁ ማለት ነው። ለምሳሌ እኔ ያለሁበት በአዲስ አበባ አራት ኪሎ ሆኖ ከአራት ኪሎ ወደ ኮመርስ ዩኒቨርሲቲ ሜክሲኮ የሚገኘው ማለት ነው። ለዛ አንዳንድ ቀን በእግሬ እጓዛለሁ። በእግሬ ቀስ ብዬ ተረጋግቼ ደስ በሰከነ መንፈስ ሆኜ እጓዛለሁ እና ጥሩ ጊዜም በእግሬን አሳልፋለሁ ማለት ነው። እና ሰዎች በእግር መጓዝን ሊወዱ ይገባል በእግራቸውን ቢጓዙ በጣም ጥሩ ነው። በእግር ስትጓዝ ብዙ ነገርን ታያለህ። እነዚህ ያየሃቸው ነገሮች ደግሞ አንደኛ በ የባህላዊ ነገሮችን ታገኛለህ። የሰዎች ማንነት ታያለህ ለምሳሌ ዛሬ ያጋጠመኝ አንድ የኦሮሞ ባህል በእግሬ እየተጓዝኩኝ አይቼ ነበር እንዲሁም የተለያዩ የአሜሪካ ህዝቦችም አይቼ ነበር። እና የነዚህ ሰዎች አለባበሳቸው ቋንቋቸውን እያየሁ ተገርሜ ነበር ተደንቄ ማለት ነው። ስለዚህ ይሄ ሁሉ ያገኘሁት በእግር ስለተጓዝኩኝ ነው ማለት ነው። ስለዚህ ሰዎች ደግሞ በእግር የሚጓዝበት መጠን ይለያያል እንዲያውም ኢትዮጵያ እኮ በጣም የምትታወቀው በእግር በየእግር ሩጫ ነው። እነ አትሌት ሀይለ ገብረስላሴ እነ ቀነኒሳ በቀለ የመሰ እነ ደራሪቱ ቱሉ የመሳሰሉ የእግር ሯጮች ናቸው። በአለም ላይ ወርቅን ሜዳሊያን ያገኙ ሰዎች ናቸው። እና እነዚህ ሰዎች በጣም ከፍተኛ ደረጃ የደረሱ በጣም ተሸላሚዎች የሆኑ ሰዎች ናቸው ማለት ነው። እና እነዚህ ሰዎች በጊዜውን ሩጠው የሚገርም ገንዘብ ሰርተው አሁን ጥሩ የሀብት ማማ ደርሰዋል ማለት ነው። እና እነዚህ የሀብት ማማ የደረሱ ሰዎች በጣም የሚገርም በጣም የሚገርም የሚገርም ነገር ነው ማለት ነው። እና ሰዎች የተለያዩ ነገሮችን በእግር ሲጓዙ ያጋጥሟቸዋል ጥሩ ነገር ሊሆን ይችላል። የከፋ ነገርም ሊሆን ይችላል። እኔ ግን እስካሁን በእግር መንገድ ባደረኩት ጊዜ በጣም ብዙ ነገር ደስ የሚሉ ነገር ነው ያጋጠሙኝ። እስካሁን አስከፊ ነገር የምለው በእግር መንገድ ያጋጠመኝ ነገር ችግር የለም። እና ባካሄድኳቸው የእግር ጉዞዎችም በሁሉም ደስተኛ ነኝ። ምክንያቱ ደስተኛ ሆኜ ብዙ ነገር እየተማርኩኝ እንዲሁም በእግር መጓዝ ደግሞ ዋነኛ ጥቅሙ እንደ ሀሳብ የአካል እንቅስቃሴን እናደርጋለን። አካላችን ሰውነታችን ይፍታታል ስለዚህ ሰውነታችን ሲፍታታ ደግሞ በቀላሉ ወደ ድብርት እንዳንገባ ያደርገናል ማለት ነው። ከዛ በጥሩ ነገር ሳይሆን በደካማ ጎኑ ደግሞ ልናየው እንችላለን። በእግር መጓዝ ደግሞ ለምሳሌ የእግር ችግር ሊያጋጥመን ይችላል የእግር ህመም ከዚያ ደግሞ ጊዜያችንን አለመቆጠብ በየመንግስት ወይም የህዝብ መጓጓዣዎች የምንጓዘው የነበርንባት አጭር ሰዓት በእግር ስንጓዝ ግን ረዥም ሰዓት ልንቆይ እንችላለን። ይሄ ደግሞ ከኢኮኖሚ ጋር ያለ ቀውስ ሊፈጥርብን ይችላል ማለት ነው። ስለዚህ በእግር ምን ያህል ርቀት መሄድ ትችላለህ? የሚለው እንደ ቀኑ ይወሰናል ለምሳሌ። የመንገዶችን ከተጨናነቁ በእግሬ መሄድ እመርጣለሁ። መርጬም እስከ ሃያ ኪሎ ሜትር ከሆነ በእግሬን መጓዝ ነው የምመርጠው ማለት ነው። እና ብዙ ጊዜ እኔ በእግሬ ተጉዤ አውቃለሁ። ወደ ተለያዩ ወደ ሙዚየሞች ወደ ስራ ቦታ ወደ መናፈሻዎች እንዲሁም ጓደኞቼን ወደ ማግኘት የተለያዩ ቦታዎችን የእግር እንቅስቃሴን አድርጌያለሁ ልል እወዳለሁ ማለት ነው። እና በዚህ ያደረኩት ቀን እኔ በጣም ደስተኛ ነኝ የአካል እንቅስቃሴን በማድረጌ ምክንያት ማለት ነው። ስለዚህ የአካል እንቅስቃሴ ስናደርግ ሰውናታችን ይፍታልታል ካላስፈላጊ ጭንቀት እንከላከላለን ስለዚህ በቀን እስከ አስራ ስምንት ኪሎሜትር እጓዛለሁ

የጫማህ ቁጥር ስንት ነው? ለሚለው ጥያቄ መጀመሪያ ጫማ ጫማን ይወስነዋል። እግራችንን ትልቅ ወይም ትንሽ ሊሆን ይችላል ወይም መካከለኛ ሊሆን ይችላል። ትልቅ የሚባለው ቢያንስ አነስ ያለ ቁጥራቸውን ከሰላሳ አምስት በታች የሚያደርጉ ሰዎች እግራቸውን አነስ ያለ መጠን ያለው ልንለው እንችላለን። መካከለኛ ያለው ደግሞ ከሃያ ስምንት እስከ አርባ ያለው ደግሞ እስከ አርባ አንድ ያለው ደግሞ መካከለኛ የጫማ ቁጥር ይባላል። ይሄ ደግሞ ለምሳሌ አብዛኞች ታዳጊ ህፃናት እንዲሁም አንዳንድ ወጣቶች ወይም በጣም የሸመገለ አባቶችም ሊኖሩ ይችላሉ በዚህ ቁጥር የሚጫሙ ማለት ነው። እና እኔ ደግሞ የኔ የእግሬ መጠን ደግሞ መካከለኛ ነው። በጣም ትልቅ አይባልም በጣም ትንሽ አይባልም ስለዚህ መካከለኛ ስለሆነ ሰላሳ ዘጠኝ ነው የኔ ልክ የሚሆነኝ ቁጥር ማለት ነው። ሰላሳ ዘጠኝ አልፎ አልፎም አርባ የሚሆንበትም አለ። ግን እዚህ ማወቅ ያለብን ሁሉ አይነት ጫማ አንድ አይነት ማለት አይደለም። ለምሳሌ በተለያዩ የቆዳ አይነቶችና የተለያዩ የልብስ የሚመስሉ ጫማዎችን በጣም ትልቅ ልዩነት አለው። እነዚህ የቆዳዎች መጠናቸው አነስ ካለው ከሆነ በዛም መልክ ብንሄድ ይሻላል። እነዚህ በተለያየ ጨርቅ ነገር የሚመስሉ ጫማዎች ግን ጥሩ አይደሉም ምክንያቱም ብዙ ዋጋቸውን አናውቀውም። ስለዚህ ገንዘባችንን ኢንቨስት ከማድረጋችን ካልቀረ ጥሩ ነገር ብንለብስ የሚያዋጣን ደስ የሚል ነገር ብንጠቀም እኔ አሪፍና ተመራጭ መስሎ ይሰማኛል ማለት ነው። እና ሰዎች የሚጫሙትን ጫማ ከእግራቸው ጋር የሚስማማ ጥሩ የሆነ ቢያደርጉት እኔ ይሻላል እና አሪፍ ነው ብዬ አምናለሁ ማለት ነው። ስለዚህ እኔ ልክ የሚሆነኝ የጫማ ቁጥር ሰላሳ ዘጠኝ እና አርባ ነው ማለት ነው። እና ብዙ ሰዎች ለፍቅረኞቻቸው ሲሉ ለጓደኞቻቸው ሲሉ ወይም ለተለያየ አካላትን ሲሉ ከባህል ያፈነገጠ ነገር ጫማ መጨመም የለብንም። ለምሳሌ ከባህር ከባህል ጋራ ማለት ለምሳሌ የአውሬ ምልክት ያለበት በጣም አስጠሊ የሆነ ነገሮችን ያዘ መሆን የለበትም። እኛ የምንጫመው ከሌላ ጋር ተማሳሳይ የሆኑ ሰዎችን ሊወዱት የሚችሉ እያገቡትን የመጡ ጫማ አይነት ብንመርጥ ጥሩ ነው ማለት ነው። ሌላው የጫማ አመራረጥ ደግሞ በተለያየ መልኩ መምረጥ እንችላለን። በቆዳ መልክ አለ በልብስ መልክ አለ። ሶፍት በሚመስሉ የጫማ አይነቶችም አሉ። ስለዚህ ከእነዚህ መርጠን ለእኛን ሚስማማን መምረጥ አለብን። እርግጥ በአሁን ሰዓት የጫማ ዋጋ በገበያ ላይ በጣም ከፍተኛ ነው እስከ አስር ሺህ የሚደርሱ የኢትዮጵያ ጫማዎችም አሉ። ስለዚህ እዚህ የሚያስረዳን ምንድነው? ኢኮኖሚ በጣም ከፍተኛ እየሄደ ነው። ማለት አስር አስር ሺህ ማለት እኮ በጣም ብዙ ነው። ስለዚህ በጣም ብዙ ስለሆነ ብዙ ወጪን ማድረግ ለእኛ ጥሩ አይደለም ወጪያችንን መቆጣጠር ይገባናል። ከአብዛኛው ወጪዎችን አለማስተናገድ መቆጣጠር ለምን ባለ አስር ብር ጫማ አስር ሺህ ከፍዬ ጫማ ከሚጨመም መካከለኛ አድርጌ ለኔ የተሻለውን ቀለል ያለውን ባድረግ ለኔም ይሻላል ጥሩ ግብአት እንዲቆየኝም ስለሚያደርግልኝ ማለት ነው። እና ሰዎች ብር አገኘን ብለው ዝም ብለው እንደ ፍላጎታቸው የሚገራርም ብሮችን ማውጣት አያስፈልግም። ብራቸውን ቆጥበው የተሻለ ህይወትን ለመመስረት ቢሞክሩ እኔ የተሻሉ ሰዎች የምላቸው እንደነዚህ አይነት ያሉ ሰዎች ናቸው ማለት ነው። እና ሰዎች የተሻለ ነገርን መምረጥ አለባቸው ያላስፈላጊ ነገርን መከተል የለባቸውም። የአቅማቸው ነገር ይግዙ ምክንያቱም እኔ ራሱ የአቅሜን ነው የምገዛው። ለምሳሌ የኔ ደሞዝ ስድስት ሺህ ከሆነች እኔ የምጫማው የምገዛው ጫማ ባለ ሺህ አምስት ባለ ሁለት ሺህ ሊሆን ይችላል። ይሄ ደግሞ በየወር ሳይሆን በአመት ሁለት ጊዜ በአመት አንድ ጊዜ ሊሆን ይችላል። ስለዚህ እንደዚህ አድርገን ኑሮን ማስካሄድ እንችላለን። ስለዚህ ወደ ዋናው የጥያቄ ሲመለስ የጫማህ ቁጥር ስንት ነው የሚለው? በቆዳዎች እና በሌላዎች ተመሳሳይ ነው። እና ይሄ ተመሳሳይ የሆነ ደግሞ ስንት መሰላችሁ? የጨማ ቁጥሬ ሰላሳ ዘጠኝ እና አርባ ነው